ማለት እንግዲህ እድል አግኙልኝ እድል ከእናንተ ጋር ይሁን መልካም እድል ማለት ነው ያው ጥሩ ነገር መመኘት ነው ማለት ነው። ይህንን እንግዲህ ለሌላ ሰው ጥሩ ነገርን በምንመኝበት ጊዜ ወይንም ለዛ ሰው መልካም እድል እንዲገጥመው ወይንም ወ መልካም ነገር እንዲያገኝ በተለያዩ ነገሮች በህይወቱ ሊሆን ይችላል በህይወቱ በሚያጋጥሙት ነገሮች እና መልካም እድል እንዲሆንለት ተማሪ ሊሆን ይችላል። እንግዲህ ለፈተና ወይንም ሰራተኛ ሊሆን ይችላል የስራ እድገት እንዲያገኝ ወይም ነጋዴ ይሆናል ጥሩ ትርፍ እንዲያገኝ እና የተለያዩ ወይም በተለያዩ የሰው ልጅ የህይወት እርከኖች ውስጥ ያለ ሰው መልካም እድል ይባላል። ወይንም ፍቅረኛሞች ሊሆኑ ይችላሉ የሚዋደዱ ሰዎች እነሱን ለትዳር ለመመኘት ወይም አንድ ላይ እንዲያዘልቃቸው ለዛ መልካም እድል እድል ይስጥልኝ ብሎ መልካም እድል ሊመኝ ይችላል። እና እንግዲህ አንዱ ለሌላው መልካም ምኞት መልካም አስተሳሰብ እና ለዛ ሰው ጥሩ ነገር ማሰብ የሚያስብ ከሆነ እድል ይስጥልኝ ብሎ መልካም ምኞቱን ሊገልጽ ይችላል ማለት ነው። ላዮንም ይችላል

ጫማ መግዛት አለብኝ አሮጌ አሮጌው ጫማዬ ተበላሽቷል ወደ ሱቅ ሄድኩኝ ብዙ አማራጮች አሉ ቀለሞች እና ቅጦች የተለያዩ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው አንዳንዶች በጣም ጠባብ ናቸው ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ ይችል ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻ አንዱን መራጥኩ ጥቁር እና ቀላ ቀለል ያለ ቀላል ቅጥ ደስ ብሎኛል። ያው እንግዲህ ጫማ ለመግዛት ያሰበ ሰው ያወራው ነገር ነው ማለት ነው ያወራውም የጻፈው አንቀጽ ነው ማለት ይቻላል ማለት ነው። ጫማ ያለቀበትን ላይ ያሮገበት እንዲሁም የተበላሸበት ሰው ወደ ሱቅ እንዲሄድና ጫማውን እንደገዛም ሲጀምር አዲስ ጫማ መግዛት አለብኝ። አሁን እንግዲህ ጫማው አዲስ ጫማ ለመቀየር ፈልጓል ወይም አዲስ ጫማ መግዛት እንዲህ ያለበት እየተናገረ ነው ማለት ነው። አሮጌው ጫማ የተበላሽቷል እንግዲህ አዲስ ጫማ መግዛት ያስፈለጋል ይሄ አሮጌው ጫማ ስለተበላሸበት ነው ማለት ነው። ወዲያው ሱቅ ሄድኩኝ አዲስ ጫማ ለመግዛት እንግዲህ ያው እንደሚታወቀው ወደ ሱቅ መሄድ ያስፈልጋል ማለት ነው ወይም ወደ ሱቅ መሄድ ግዴታ ነው ማለት ነው። ይሄው አዲስ ጫማ የሚገኘው ሱቆች ላይ ስለሆነ ማለት ነው ብዙ አማራጮች አሉ። እዛ ሱቅም እንግዲህ ብዙ አይነት ደንበኛ ይመጣል ተብሎ ስለሚታሰብ ወይም ብዙ አይነት ጫማ የሚፈልግ ሰው ብዙ አይነት ሰው አለ ተብሎ ስለሚታሰብ ይህ ጫማ እንግዲህ ወይም እዛ ሱቅ ላይ ያሉ ጫማዎች ብዙ አይነት ናቸው ወይም የተለያዩ ናቸው ማለት ነው። ይህም እንግዲህ በጥራታቸው በቀለማቸው እንዲሁም በዋጋቸው እንዲሁም በመጠናቸው የተለያዩ ብዙ አይነት ናቸው ማለት ነው። ቀለሞችና ቅጦች የተለያዩ ናቸው እንግዲህ አንደኛ ቀለማቸው የተለያየ ነው ማለት ነው። እነዛ ጫማዎች እዛ ቦታ ያሉ ጫማዎች ቀለማቸው አንድ አይነት አይደለም ተመሳሳይ አይደለም ብዙ አይነት ቀለም ናቸው። በዛ ላይ ደግሞ እንግዲህ ሁኔታቸውም የጨማዎቹ ስላቸው እናቀጣቸው ምን እንደሚመስሉ እሱም የተለያየ ነው ማለት ነው። ምክንያቱም ሱቅ ነው ለብዙ ደንበኛ ስለሆነ እዛ ጋር የሚደረደረው ብዙ አይነት ደንበኛ የተለያየ ቀለም የሚፈልግ የተለያየ መጠን የሚፈልግ ደንበኛ ስለ የሚያስቀምጣቸው ወይም የሚደረድራቸው ማለት ነው። አንዳንዱን እሞክራለሁ እንግዲህ ከነዛ መካከል ይህ ደንበኛ ወይም ይሄ ሰው ይሆነኛል ብሎ የሚያስበውን ጫማ ይሞክራል ማለት ነው እንግዲህ ለኔ ይሆነኛል ለኔ ተመጣጣኝ ነው ብሎ የሚያስበውን በመሞከር ላይ ይገኛል ወይም እየሞከረ ነው ማለት ነው። ምቹ መሆን አለባቸው እንግዲህ ያው ጫማ ሊገዛ ነው ስለዚህ ጫማ ደግሞ ለረጅም ጊዜ ሊለብሰው ስለሚችል ወይም ጉዞ ሊያደርግበት ስለሚችል ለእግሪ ምቾት መስጠት አለበት ማለት ነው። ብሩን አውጥቶ ሂሳቡን ከፍሎ ዋጋውን አውጥቶ እስከገዛ ድረስ ስለዚህ ሰው ምቹ መሆን አለበት ጫማው ሊመቸው ይገባል ማለት ነው ብሩን አውጥቷል ምቾት ደግሞ ጥሩ ምቾት ማግኘት አለበት ማለት ነው። ምቹ መሆን አለባቸው ያው ከሞከረ በኋላ ምቹነታቸውን ያረጋግጣል አንዳንዶች በጣም ጠባቦች ናቸው ያው እንግዲህ ከነዛ መካከል አንዳንዶቹ ጠባብ ናቸው ማለት ነው። ይህም ማለት እንግዲህ ያው ሳይዛቸው ማንም መጠናቸው ትንንሽ ነው ለሱ አይሆኑትም ወይም ለሱ እግር አይመጡንም ማለት ነው። እነዛ ጫማዎች ሌሎች በጣም ናቸው ደግሞ ሌሎች ከሞከራቸው ውስጥ እጅግ በጣም ትልልቅ እና ለሱ አስቸጋሪ ናቸው ማለት ነው። ከነዛ ውስጥ ሌሎኞቹ ለረጅም ጊዜ መራመድ ይችል ያው እንግዲህ ይሄ ጠባብም ረጅምም መሆን የለበትም ማለት ነው። ምክንያቱም ሰውየው ለረጅም ጊዜ መራመድ እንዲችል ወይም ብዙ ጊዜ መሄድ እንዲያስችለው ጠባብም በጣም መሆን የለበትም እንዲሁም በጣም ሰፊ መሆን የለበትም ማለት ነው። ስለዚህ መካከለኛና ልከኛ መሆን አለበት ማለት ነው እንደዛ ካልሆነ ሰውየው ሊቸገር ይችላል ወይንም ለመራመድ ሊያስቸግረው ይችላል ማለት ነው። ይሄ ሰው ረጅም ቆዳ ጫማ ጥሩ ጥራት አለው ያው የቆዳ ጫማ ዘሮችን ያው ሲኒከር ይኖራል ቶርሽን እና የተለያዩ አይነት ጫማ አይነቶች ይኖራሉ ማለት ነው። ለዚህ ሰውዬ ግን ቆዳ ጫማ ልዩ ጥራት እንዲህ አላቸው ነው የሚናገረው ወይንም ቆዳ ጫማ ለሱ ልዩ ጥራት አለው ብሎ ከሚያስባቸው ጫማ ነው ማለት ነው። ግን ዋጋው ውድ ነው ይሁንና ግን ከጥራታቸው አንፃር ወይንም እነዚህ እሱ የሚወድ ይወዳቸዋል በዛውም ላይ ደግሞ ለእሱ እጅግ ከባድ ነው ማለት ነው። ዋጋቸውን አልዘለቃቸውም የዋጋቸው አስቸግሮታል ማለት ነው ለሱ ከብዶታል ማለት ነው። እንግዲህ ዋጋቸው ውድ ነው ስለዚህ እሱ ያንን ማድረግ አይችሉም ወይም ያንን ጫማ መግዛት አይችልም ማለት ነው። ከዋጋው ውድነት አንፃር ስፖርት ጫማዎች ምቹ ናቸው ያው ስፖርት ጫማዎች ምቾት እንዳለችው ይገልጻል ያው እንደ ስፖርት ለሩጫም ለተለያዩ እንቅስቃሴዎች እንዲያገለግሉ ስለሚፈልግ ለዛ ቀላል ተደርገውና ምቹ ተደርገው ነው የተሰሩት ማለት ነው። በመጨረሻ አንዱን መረጥኩ እንግዲህ ከዛ ከቆዳውም ከስፖርቱም አየ ከዛም በኋላ አንዱን መረጠ የመረጠው ጫማም ጥቁር እና ቀለል ቀላል ቀጥ ያው ጥቁር እና ቀላል ነው እግር ላይ ማለት ነው። ስለዚህ ያ የመረጠው ጫማ ከነዛ ጫማዎች ሁሉንም አየ ከእነዛ ደግሞ ጥቁርና ቀለል ያለውን ጫማ መረጠ ማለት ነው። እሱ በመጨረሻም ደስ ብሎኛል ይላል ያው በመረጠው በምርጫው ጫጫውን በመግዛቱ አዲስ ጫማ በመግዛቱ ደስ ብሎታል ተደስቷል ማለት ነው

ዛሬ ትራፊክ በጣም የበዛለት ሰዓት ያህል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ይነጋገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ስትጠልቅ ታጠቃለች። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል መዘገየቱ ያበሳጨኛል። ለስብሰባዬ ዘግይቼ ደርሳለሁ መልእክት መላክ አለብኝ ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል። ይሄ እንግዲህ አንዲት ትራፊክ ያስቸገረው ወይም ትራፊክ የተጨናነቀበት ሰው ነው ማለት ነው። ትራፊክ በሚያጋጥመን ጊዜ እንዲህ አይነት ነገሮች ይከሰታል ትራፊክ መጨናነቅ በሚያጋጥምበት ጊዜ ማለት ነው። ዛሬ ትራፊክ በጣም ይበዛል እንግዲህ ትራፊክ ተጨናንቋል ብዙ መኪናዎች በአንድ መንገድ ላሉ ማለት ነው። ረዣዥም እንግዲህ መኪናዎች ረዣዥም ሰልፍ ወይም ረዣዥም ወረፋ ፈጥረዋል ወይም ሰርተዋል ማለት ነው ሁለት ሰዓታት ያህል አልተንቀሳቀስንም። ለአንድ ሰዓት ያህል ወይም ለብዙ ሰዓታት እንግዲህ ሰዓታቶች አልፈዋል ማለት ነው። ከቆሙ እነዚህ መኪኖች መንቀሳቀስ ካቆሙ አንድ ሰዓት አልፏል ማለት ነው። ወይንም ሰዓታት ሞልተዋል ሰዓታት ሆኗቸዋል ማለት ነው መኪናዎች ረዣዥም መውረፋ ፈጥረዋል። እንግዲህ እነዚህ መኪናዎች ያው ከብዛታቸው የተነሳ ረዣዥም ወረፋ እንዲፈጠሩ ነው እየተናገረ ያለው ያም እንግዲህ ከብዛታቸው አንፃር ማለት ነው። ስለበዛ ረዣዥም ወረፋ ሊፈጠር እንደሚችል መገመት አይከብድም ማለት ነው። ሁሉም እየጮኸ ነው ሁሉም እንግዲህ ይጮሃሉ ማለት ነው ሁሉም መኪኖች ያው ግን ይህንን የሚያደርጉት ምናልባት ከፊት ካለና ለአንዱ አንዱን ለማስጠንቀቅ ወይንም እንዲለቅነው ግን ይህን እንደዚህ ሊያጋጥም ይችላል ማለት ነው። አንዳንዴ በሚጨናነቅበት ጊዜ ወይም ትራፊክ የሚበዛበት ጊዜ ማለት ነው። ግን ማድረግ የሚችሉት ነገር የለም ያው ከመጮህ ውጭ ማድረግ የሚችሉት ነገር የለም። ምክንያቱም መንገዱ ስለሆነ የተዘጋው አንዱ በአንዱ ላይ ተደርቦ መሄድ አይችልም ወይም ሌላ ነገር ማድረግ አይችሉም። ስለዚህ ሌላ ምንም ማድረግ የሚችሉት ነገር የለም ማለት ነው። ሰዎች አንድ አንዱን ያንገራግራሉ ያው እንግዲህ አንዱ ከአንዱ ጋር ያንገራግራል ማለት ነው። ሰዎች ዝም ብለው ቆመዋል መሄድም አልቻሉም ስለዚህ አንዱ አንዱን ያነጋግራል ማለት ነው። እና በዚህ አይነት ሁኔታ እየቀጠሉ ነው ያሉት ማለት ነው። ሌሎች ሙዚቃ ያዳምጣሉ ሌሎች ሰዎች ደግሞ ሙዚቃ ያደምጣሉ ማለት ነው እንግዲህ ያው እዚህ ስለቆሙ ወይንም መንቀሳቀስ ስላልቻሉ ሌላም አላጨላቸውም ቢያንስ በሙዚቃ ራሳቸውን ያዘናናሉ ማለት ነው። እንግዲህ ደብሯቸውም ሊሆን ይችላል መቆሙ ለሰአታት ስለቆሙ እሱም ከብዷቸው ይሆናል እዛ ጋር መቆሙ ስለዚህ ለዛ ሲባል ሙዚቃን የሚያዳምጡ ሰዎችም አሉ ማለት ነው። እኔ ውጭ እመለከታለሁ እንግዲህ ሰው ደግሞ ውጭ እመለከታለሁ ለአንደኛው ሰው ማለት ነው ሌሎች ሙዚቃ ያዳምጣሉ ሌሎች አንዱ አንዱን ያደናግራል በእንደዚህ አይነት ሁኔታ ሰአታቸውን እየገፉ ነው ወይም ሰአታቸውን እያሳለፉ ነው ማለት ነው። መዘገየቱ ያበሳጨኛል ይህ እንግዲህ በዘገየቱ ይህ እዚህ መቆሙ ወይም እዚህ ቁጭ ብሎም ተቀምጦም መቆየቱ ቁሞ መቆየቱና ትራፊክ መጨናነቁ እጅግ በጣም አበሳጭቶታል ማለት ነው። ወይንም ምቾት አልሰጠውም ያናድዳል ማለት ነው። ለስብሰባዬ ዘግይቼ እደርሳለሁ እንግዲህ ስብሰባ አለበት ይሄ ሰው ወደ ሰብሰባ እየሄደ ነው ያው እንግዲህ ሰው ትራፊክ ላይ ሲሆን ወይንም ትራፊክ ሲጨናነቅ ወይ ለስብሰባ ለትምህርት ለስራ ለተለያዩ ማህበራዊ ጉዳዮች ሊሆን ይችላል። ማለት ነው እዚህ ያለው ወደ የተለያዩ ጉዳዮች እየሄደ ይሆናል ማለት ነው። እና ይሄ መጨናነቅ ሲያጋጥም ደግሞ ያበሳጫል ምክንያቱም አሁን እዚህ ላይ እንደተጠቀሰው ይሄ ለስብሰባ እየሄደ ነው ስለዚህ ይሄ ከዚህ ስብሰባ ሊያረፍድ ነው ማለት ነው። ይህ ማለት ደግሞ ስብሰባው ሊያመልጠው ነው ማለት ነው ይሄ ደግሞ ትልቅ ችግር ነው። እና እጅግ በጣም ያበሳጫል። ነገር መፈጠሩ ይሄ ነገር መከሰቱ መልእክት መላክ አለብኝ እንግዲህ መልእክት መላክ ይኖርበታል ማለትም ወዲህ ስብሰባ ቦታ በትራፊክ ምክንያት ትራፊክ እንደው ስለተጨናነቀ መንገድ ስለተዘጋ መድረስ አልቻልኩም ብሎ መልእክት መላክ ያስፈልጋል። ምክንያቱም ስብሰባው ላይ ሌላ ችግር እንዳይመጣ ወይም እሱ በሌላ ነገር እንዳይታይ በሌላ ነገር እንዳይጠቆርበት ልብ ሲባል ለዛ ሲባል እንግዲህ ይህንን ማድረግ አስፈላጊ ነው ማለት ነው። መልእክት መልእክት ትራፊክ ከተማው ችግር ነው ከከተማው ችግር ነው። እንግዲህ ትራፊክ የመጨናነቅ መንገዶች የመንገዶች ጥበት ሊሆን ይችላል ወይንም አማራጭ መንገዶች አለመኖር ሊሆን ይችላል ማለት ነው። ወይንም በጣም ብዙ መኪና ከተማ ውስጥ ያለ ሊሆን ይችላል ከእነዚህ ችግር ወይም ከዚህ የተነሳ ከተማ ውስጥ ችግር እንዳለ ይናገራል ማለት ነው። ከተማ ውስጥ ብዙ ችግር እንዳለ ነው የሚያሳየው። ማለትም ትዕግስት ያስፈልጋል ለዚህም እንግዲህ መታገስ ያስፈልጋል ሌላ ምንም አማላጭ የለም ማለት ነው። እስካልታገሰ ድረስ ሌላ ሊፈጥረው የሚችለው ነገር የለም። በአንዱ ላይ ተደርቦ ሊሄድ አይችልም ስለዚህ መታገስ ግዴታ ያስፈልጋል ማለት ነው። በመጨረሻ ይንቀሳቀሳል ያው መጨረሻ የማይሆን የለም የማይነጋ ለሊት የለም እና መጨረሻ ላይ ይህ ሁሉ አልፎ ይሄዳሉ የሚያልቃል ማለት ነው

ምሽት ምሽት ዜናን አመለክታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ፤ ሀገር ውስጥና ውጪ ዜና ይኖራሉ አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው የአየር ሁኔታ መረጃ ይሰጣሉ የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ አብራራሉ በአንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳሉ ከዚያ ለእረፍት ይሄዳሉ ይለናል ማለት ነው ምሽት ላይ ዜና እመለከታለሁ ያው ምሽት ላይ ማታ ላይ ማለት ነው ዜና እንደሚመለከት ነው የሚነግረው ወይም ማታ ላይ ዜና እንዴ ያሳያል ማለት ነው ምን እንደተ ምን እየተፈጠረ እንደሆነ ማወቅ እወዳለሁ እንግዲህ በአለም ዙሪያ በአካባቢያችን እንዲሁም በሀገራችን እና በእኛ ስራ ዙሪያ ሊሆን ይችላል ከእኛ ጋር በሚያያይዘው ሁኔታም እየተፈጠረ እንደሆነ ማወቅ እወዳለሁ ይላል ይሄ ሰው እንግዲህ ዶክተር ሊሆን ይችላል ማለት ነው ዶክተር ከሆነ በአለም ላይ ምን አዲስ ክስተቱ የተሰሙ ምን አይነት ህክምና ተሰጠ እንዲሁም ምን አይነት መድሃኒት ተገኘ ምን አይነት አዲስ በሽታ ሊሆን ይችላል እና ፈጥሯል የሚለውን ይሄ ዶክተር እንግዲህ በዛ መልኩ ሊመረምር ይችላል ማለት ነው እንዲሁም ተማሪ ከሆነ የትምህርት ምን አዲስ ነገር ምን አዲስ ግኝት አለ ምን አዲስ ፈጠር አለ ወይም የቴክኖሎጂ ሰው ከሆነ ምን አዲስ ቴክኖሎጂ ተለቀቀ ዛሬ ከቴክኖሎጂ ጋር ወደፊት አዝማሚያ ምን ይመስላል የሚለውን ያው እንደ አጠቃላይ ምን እንደተፈጠረ በየሙያቸው ሰዎች በየዘርፋቸው ዙሪያ ምን እንደተፈጠረ ያያሉ ማለት ነው፤ ምን እየሆነ እንዳለ ያንን ለማወቅ ዜናን ያዳምጣሉ ማለት ነው ወይም እንግዲህ ሁሉም ሰው ያው ከሀገር ሰላምና ከአለም ሰላም ጋር ከድህነት ጋር የሚያያይዘው ጉዳይ አለ ያው ሁሉም ሰው ከዚህ ጋር ይገናኛል የትኛውም ሙያ ስለዚህ በዚያ ምክንያት ማለት ነው ስለዚህ ሁኔታ ማወቅ አስፈላጊ ይሆናል ማለት ነው ሀገር ውስጥ እና ውጭ ዜና ይኖራሉ እንግዲህ ዜና ሲባል ከሀገር ውስጥም ከውጭም ይኖራል ማለት ነው እና እነዚህ ዜናዎች እንግዲህ በዚህ መልኩ ይጠቀራሉ ማለት ነው የሀገር ዜና አለ የውጭ ዜና አለ በነዚህ ይጠናቀቃሉ ማለት ነው ሌሎች አሳዛኝ ናቸው ሌሎች ዜናዎች ደግሞ አንዳንድ ዜናዎች ደስ የሚሉ እንግዲህ ከዛ ከሀገር ውስጥም ከውጭም ዜናዎች አሉ ከእነዚህ መካከል አንዳንዶቹ ደስ የሚያሰኙና ሌሎቹ የሚያሳዝኑ ናቸው ማለት ነው ያው ለምሳሌ የተለያዩ አዳዲስ ግኝቶች ሊሆኑ ይችላሉ እንደዚሁም እና አዳዲስ ስምምነቶች ወይንም አዳዲስ ቴክኖሎጂዎች ፈጠራ ሊሆኑ ይችላሉ እነዚህ ዲስ የሚያሰኙ ዜናዎች ናቸው ማለት ነው ደግሞ ጦርነት ረሃብ ድርቅና የተለያዩ የተፈጥሮ አደጋዎች እነሱ ደግሞ ማለት ነው እነዚህ እንግዲህ አሳዛኝ እና ሊያሳዝኑ የሚችሉ ዜናዎች ናቸው ማለት ነው፤ የአየር ሁኔታ መረጃ ይሰጣሉ በዛ ምክንያት እንግዲህ ለንደን ይሄን ያክል ዲግሪ ሴንቲግሬድ ሆኖ ይሆናል ዱባይ አዲስ አበባ ናይሮቢ ሞምባሳ እያለ በዚህ ይጠቀሳል ማለት ነው ስለዚህ የእያንዳንዱ ከተማ አየር ንብረት እንዴት እንደሆነ ይነገራል ስለዚህ እነዚህ ሰዎች ለዛ ቀን ውሏቸው በዚያ ቀን ውሏቸው ስለዚህ እንዴት መዋል እንዳለባቸው እና ከአየር ሁኔታው ጋር አለባበሳቸውን ጀምሮ የስራ ቦታቸውን የሚውሉበትን ይወስናሉ ማለት ነው። የስፖርት የስፖርት ውጤቶችን እወዳለሁ እንግዲህ ሰው የስፖርት ውጤቶችን ያዳምጣል ማለት ነው ማንን ማን አሸነፈ ማን ማን አሸነፈ እንዴት ሆነ የሚለው የስፖርት ውጤቶች በተለይ አብዛኛው ሰው እግር ኳስ እንደሚወድ ይታወቃል እነዚህ እግር ኳስ ውጤቶች ደግሞ ማታ ይነገራሉ ማለት ነው ጋዜጠኞች መረጃ ያብራራሉ እንግዲህ እነዚህን አስደሳች ዜና ወይንም የሚያሳዝን ዜና ሊሆን ይችላል የአየር ሁኔታ የስፖርትን እነዚህን ሁሉ ዜናዎች የሚያጠናቅሩ ጋዜጠኞች ናቸው እነዚህ ጋዜጠኞች ያንን መረጃ አጠናቅረው ያብራራሉ ማለት ነው ለአድማጩ አንዳንድ ጊዜ ከቤተሰብ ጋር እንወያያለን እንግዲህ በእነዚህ መረጃዎች በተሰሙት ዜናዎች በእነዚህ ላይ አንዳንድ ጊዜ ውይይት እንደሚያካዱባቸው ይገልጻል ከቤተሰብ ጋር ያወሩባቸዋል ይወያዩባቸዋል ማለት ነው ስለእነዚህ ነገሮች ይነጋገራሉ ማለት ነው፤ ዜና መከታተል አስፈላጊ ነው ያው እንግዲህ ምንም ጥርጥር የለውም ዜና መከታተል አዲስ ነገር ማወቅ በአለማችን በአገራችን በአካባቢያችን ምን ተፈጠረ በዙሪያችን በስራችን ላይ የሚለውን ነገር ለማወቅ እና እሱን ለመለየት ይረዳል ማለት ነው ለዛ ሲባል ዜናን መከታተል እጅግ አስፈላጊና ጠቃሚ ሆኖ ይገኛል አለምን መረዳት ያስፈልጋል አለምን ማወቅ አለምን መረዳት አለም እንዴት እየሄደች ነው ወዴት እየሄደች ነው አለም ላይ ምን ተከሰተ ምን አዲስ ነገር አለ የሚለውን ነገር ለማወቅ ዜናን መከታተል አለም እንደመረዳት የዜና ይጠቅማል ማለት ነው ምን ይዤ መገኘት አለብኝ ወደፊት አለም ከእኔ ምን ትፈልጋለች አለማችን ወደፊት ምን አይነት ሰው ነው የምትፈልገው ምን አይነት ሙያ ነው ወደፊት የምትፈልገው እንዴት ነው አለም ወደፊት ልትራመድ የምትችለው የሚለውን ከአሁኑ ከዜናው ወይንም ካሉት ነባራዊ ሁኔታ ተነስቶ አለምን ወደፊት እንግዲህ መገመት እና ተንብዮ በዛ መልኩ ህይወትን ለመምራት መሞከር በዛ መልኩ አዳዲስ እውቀቶችን አለምን ትፈልጋለች የሚለውን እንዲሁም አዳዲስ ነገሮችን ለማዳበር ቅርበታችን ለዛ ይረዳን ማለት ነው ሰላሳ ደቂቃ ያህል ይወስዳል እንግዲህ ይሄም ዜናውን ለማዳመጥ እንዲሁም ከበተሰብ ጋር በዛ ዜና ለመወያየት እና የስፖርት እንዲሁም የተለያዩ የአየር መረጃዎች የአየር ትንቢያ መረጃዎች እና ሌሎችንም ለማድመጥ ይህ ሰው እንግዲህ ሰላሳ ደቂቃ ይፈጃል ማለት ነው ወይም በሰላሳ ደቂቃ አክል ይሄን ዜና ለመስማት ይፈጃል ወይም ያስፈልጋል ማለት ነው ከዚያ ለእረፍት እሄዳለሁ ከዛ በኋላም እንግዲህ ለእረፍት ሄድ ያለው ሻይ ልጠጣ ይሆናል ወይም ምራት ልበላ ወይም ልተኛ ይሆናል ከዛ በኋላ ዜና ከሰማ ወደ መኝታ ወይም ወደ እረፍት ይሄዳል ማለት ነው

ማብሰል የቤተሰብ ስራ ነው የመጀመሪያው መጀመሪያ ጤፍ መፍጨት አለብን። ከዚያ በውሃና አቅማ ከዛ በውሃ እናሞቃዋለን ሶስት ቀናት መጠበቅ አለብን። ሲያፈርም ጥሩ ሽታ አለው። ሚጣድ ላይ እንጎርፋለን ምጣድ ላይ እንጎርፋለን ትልቅ ክብ መልካ አለው በእሳት ላይ በፍጥነት ይመስላል። ወደ ጎን እንገለብጠዋለን ከዚያ በጠጥ እንሸፍነዋለን እንጀራ በየቀኑ ይጠቀማል ከወጥ ጋር ጣፋጭ ነው። ይሄ እኛ ባህላዊ ምግብ ነው ማብሰል ጥበብ ይፈልጋል። ያው እንግዲህ መጀመሪያ እንጀራ ማብሰል ሲፈልግ ወይም እንጀራ ያው የቤተሰብ ስራ ነው ወይም ቤት ሊሰራ የሚችል ስራ ነው ማለት ነው። ይሄን ጀራማ ማብሰል በአብዛኛው ያው በእናቶች እንደውም በእህቶች ሊሰራ የሚችል ስራ ነው ማለት ነው። በአብዛኛው ምክንያቱም እናቶች ወይም እህቶች ቤት የመቆየት ድል አላቸው ከወንዶች የተሻለና ከወንዶች በተሻለ እነሱ ቤት ውስጥ ብዙ ጊዜ ሊያሳልፉ ይችላሉ ወይም የመቆየት እድል ይኖራቸዋል ማለት ነው። ቤቱ ቤት ውስጥ ከዚህ እንግዲህ ከዚህም በመነሳት የቤተሰብ ስራ ነው የተባለው ከዚህ በመነሳት ነው ማለት ነው። መጀመሪያ ጤፍ መፍጨት አለብን መጀመሪያ ጤፉ ይፈጫል እንግዲህ ጤፍም ሆነ ሌላም አዝርት ሊሆን ይችላል ግብስ ስንዴ ሌላ እንጀራ መሆን የሚችሉ የእህል ወይም የጥራጥሬ አይነቶች ይፈጫሉ ማለት ነው። ከዚያ በውሃ እናቀዋለን ከዛም ያው በውሃ ይቦካል ማለት ነው ተቦክቶ ይቆያል። በውሃ ይቦካና ለተወሰነ ቀን ሶስት ቀን ወይም ስድስት ቀን አምስት ቀን ያው ሊቆይ ይችላል ማለት ነው። ይሄ እንደ እያየሁ ሁኔታ ወይም እንዲህ አካባቢ ይወሰናል ማለት ነው። ሶስት ቀናት መጠበቅ አለብን ያው ከተወካ በኋላ የሆነ ሰዓት ላይ የሆነ ሰዓት ይጠበቃል ማለት ነው እስከሚቦካ ትንሽ ቀን ይጠበቃል ማለት ነው። ከዛም ጥሩ ስትታ ይኖረዋል ነው የሚለው ያው እንግዲህ ከዛ በኋላ ጥሩ ሽታ ይኖረዋል ምጣድ ላይ እንጎርፋለን ከዛ ምጣድ ላይ ይደረጋል ማለት ነው። ያ ተተቀጠነ በኋላ ከሶስት ቀን በኋላ ምጣር ላይ እንደዚህ በማዞር እንደማዞር የተደረገ በቀጭኑ ማለት ነው። ምጣድ ላይ ይደረጋል አዛም በክብ መልኩ ይሆናል ማለት ነው። ያው ምጣድ እንደምታውቀው ክብ ነው እንግዲህ እዛ ላይ ያው ቀጭኑ ወይንም ይሄ የተፈጨውን ዱቄት ከዋጋ ተፈጥብጦ እዛ ላይ ሲያርፍ ክብ ነገር መስራቱ አይቀርም ማለት ነው። ምክንያቱም ያው ውሃ ማለት ነው ወይም ቀጭን ነገር የካ እቃው የካውካው ያለበትን የዛን ቅርጽ ስለሚይዝ ማለት ነው። ክብ ከሆነ ክብ ቅርጽ ይይዛል። አራት ማዕዘን ከሆነ አራት ማዕዘን እንዲሁም ሌላ አይነት ቅርጽ ካለው ያንን ቅርጽ የዛን ማለት ነው። ምክንያቱም ወፍራም የሆነ ፈሳሽ ነው ማለት ነው። ስለዚህ እሱ ደግሞ ያለበትን ወይም የተቀመጠበትን እቃ መልክ ስለሚይዝ ለዛ ስለዚህ በምጣዱ ላይ ክብ ይሆናል ማለት ነው። በእሳት ላይ በፍጥነት ይበስላል ያው እንግዲህ እንግዲህ እሳት ላይ ነው ይሄ የሚደረገው በባህላዊ መንገድ ከሆነ እሳት ከእንጨት እንዲሁም ከተለያዩ ነገሮች የተያዘ ሰዓት በሱ ላይ ነው የሚሆነው ስለዚህ በዛ ላይ በፍጥነት ይበስላል ማለት ነው ስስም ስለሚሆን ብዙም ጊዜ አይፈጅም ማለት ነው። እንዲሁም የኤሌክትሪክ ከሆነ ደግሞ ይበልጥ ይፈጥናል ማለት ነው። ከዛም ይገለበጣል። ከዚያም በጥጥ እንሸፍነዋለን በጥጥ ይሸፈናል ማለት ነው እንጀራ በየቀኑ እንጠቀማለን እንግዲህ ይህ ያው ባህላዊ ምግብ ስለሆነ መየቃ ነው። ምን እንጠቀማለን ማለት ነው እንግዲህ እንጀራ የማይሰለች ምግብ ነው ማለት ነው። እንጀራ በጣም ልዩ የሚያድረው ከሌሎች ሞቦች አይነት ሁሌም በየቀኑ ወይንም በቀን ሶስቴ ይሄ ብትበላ አራቴ ይሄ ብትበላው ያው አሰለቸውም ማለት ነው። እንጀራ ሰለቸኝ የሚባል ምግብ አይደለም። ሌላ ነገር ስጋ ብትበላ እንደውም ዳቦ ነገር ብትበላና ሌላ እንደሩዛን እሱን በጣም ልትሰለቸው ትችላለህ ማለት ነው። ከተወሰለ ጊዜ በኋላ ያው እንግዲህ ሰለችኝ ሊል ይችላል ማለት ነው። ሰው ግን ይሄ እንጀራው ግን ምንም አይሰለችም ማለት ነው። ሁሌም የማይሰለች ነው። ከወጥ ጋር ጣፋጭ ነው ወይ ደግሞ መኳወት ጋር ሲሆን እጅግ ጣፋጭ ነው ማለት ነው። በተለያየ ወጣ አይነት ይኖራል ሽሮጥ ይኖራል ምስር እንዲሁም ጎመን እንዲሁም ቀይ ወጥና የተለያየ ወጦች አይነቶች ይኖራሉ ማለት ነው። ስለዚህ ሰውየው በሚመቸው መልኩ ይበላል ማለት ነው። ይሄንን እንጀራ ከወጥ ጋራ እሱም ከወጥ ጋር እጅግ ጣፋጭ እና አስደሳች ነው ማለት ነው። በተለይ እንግዲህ ሁሉንም ባለሙያ ካዘጋጀው ልምድ አላቸው ሴቶች ከጋገሩት ወይም ወንድ ይመስለኛል ልምድ አለው እና አሪፍ እንጀራ ከሆነም የተጋገረው እንደውም ወጡን በስነ ስርዓት እና በተለያዩ ቅመማ ቅመሞች ደምቆ እና እንዲሁም አሪፍ ሆኖ በጣፋጭ ሆኖ ከተሰራ ልዩ ይሆናል ማለት ነው። ያኔ ጣዕሙ ይሄ የኛ ባህላዊ ምግብ ነው። እንጂ እንግዲህ በተለይ ኢትዮጵያ ውስጥ ወይንም ይሄ አማርኛ ቋንቋ በሚነገርበት ኢትዮጵያ እጅግ የተለመደ ባህላዊ ምግብ ነው። ኢትዮጵያውያኖች ያው በየቀኑ ከሞሰባቸው ወይም ከማዕዳያቸው ላይ አይጠፋም ማለት ነው። ስለዚህ ባህላዊ ምግብና ደስ የሚል ጣፋጭ የሆነ ምግብ ነው ማለት ነው። ማብሰል ጥበብ ይፈልጋል ማብሰል እንግዲህ ጥበብ ያው ያስፈልገዋል ማለት ነው። አንደኛ እንዳያር እንጀራው እንዲህ አር እንደውም ጣፋጭ እንዲሆን የተለያየ ጥበቦችን የተለያየ ዘዴዎች ያስፈልጉታል ማለት ነው ዝም ብሎ ሊበሰል አይችልም ጥበብ ግድ ነው

ቤተሰቡ አብረን እንበላለን ይሄ እለቱ ምርጥ ጊዜ ነው እናት የጣፋጭ ምግብ ታዘጋጃለች እህቶቼ ረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን የእንደ እንደ የእለቱን ታሪክ ይነግራል አባቴ ይስቃል እናቴ ትከተላለች ወንድሜ አዲስ ነገር ይናገራል። እኔ የእለቴን ልምድ አጋራለሁ እንደዚህ አብረን መሆን እወዳለው በቤተሰብ የህይወት ማዕከል ነው። በየምሽቱ ይህን እናደርጋለን። እንግዲህ ምሽት ላይ ቤተሰቡ አብረን እንበላለን ማታ ላይ ሰብሰብ ብለው ምሽት ላይ ሁሉም ከስራ ከትምህርት እና ከተለያዩ ማህበራዊ ውሏቸው ወደ ቤት ይመለሳሉ ማለት ነው። ከዛም እንግዲህ አንድ ላይ ከሆነ በኋላ ሰብሰብ ብለው ምግብ ይበላል ወይም ምግብ ለመብላት ወይንም ለመሰብሰብ ይሞክራሉ ማለት ነው። ይሄ የእለቱ ምርጥ ጊዜ ነው። እንግዲህ ማታ የሚሰበሰቡበት ከእለት ውስጥ ሁሉም ለያብቻው ከሚውልበት በስራ ከዲካም ከሚያሳልፍበት እንግዲህ የሌሊቱን ሰብሰብ ብለው በአንዴ የሚያሳልፉበት እና ይሄ ምግብ እየበሉ ማታ ላይ የሚሰበሰቡበት ነገር ለዝህ ቤተሰብ የእለቱ ወይንም ከቀኑ ውስጥ በጣም ምርጡ ጊዜ ማለት ይሄ ነው ማለት ነው። እናት ጣፋጭ ምግብ ታዘጋጃለች እንግዲህ እናት በቤት ስራ አትሄድም ማለት ነው ቤት ነው ማለት ነው ውሎዋ ስለዚህ ምግብ ማዘጋጀት የእሷ ስራ ነው ምግቡንም በጣፋጭ ሁኔታ እንደምታዘጋጅ ይገልጻል ማለት ነው። እህቶች ረዳት ይሆናሉ እህቶቹም እንግዲህ ይህን ምግብ በማብሰል ረገድ ትልቅ ድርሻ አላቸው ማለት ነው ወይም ትልቅ ድርሻን ይወስዳሉ ማለት ነው። ስለዚህ እናታቸውን ምግብ ተገግዘው ጣፋጭ የሆነ ምግብ ለቤተሰቡ ራት ያዘጋጃሉ ማለት ነው። ሁላችንም በዙሪያ ተቀምጠን እንነጋገራለን ሁሉም እንግዲህ ዙሪያ ከቦ ዙሪያውን ተሰብስቦ ይቀመጣል እዛም ላይ ይነጋገራል ማለት ነው እዛ ላይ የተለያየ ነገሮችን ያወራሉ ይነጋገራሉ ይጫወታሉ ማለት ነው። እያንዳንዱ የእለቱን ታሪክ ይነግራል ሁሉም እንግዲህ የዋለበትን ተማሪውን በትምህርቱ ፈተና እንዴት ደፍኜያለሁ ይሄን ይሄን ተማርንና የተማርን ነገር ሁሉን ይናገራለን ማለት ነው። ነጋዴውም ስለሸጣቸው እቃዎችና ስላጋጠሙት ደንበኞች እንዲሁም ስላገኘው ትርፍ ሊሆን ይችላል ወይም አዲስ ስለገባ ቃል ሊሆን ይችላል። ያው እንግዲህ በንግዱ ውስጥ አዲስ ያጋጠሙትን ነገሮች አዲስ ያጋጠሙትን ችግሮች ተግዳሮቶች ሊሆኑ ይችላሉ አዲስ የተከሰተውን ነገር ያጫውታል ለቤተሰቡ ያካፍላል ማለት ነው። አባቴ ይስቃል አባት እንግዲህ በልጆቹ ተደስቶም ሊሆን ይችላል ወይንም የማያወሩት ወሬን እንግዲህ የሚያዝናና ወይም ቀልድ ሊሆን ይችላል ስለዚህ ወይንም በተለያየ ነገር ያው ያሱቃል ይስቃል ማለት ነው። በሚወራው ነገር እናቴ ትከታተላለች እናቴ ደግሞ ታዳምጣለች ማለት ነው ሁሉም የት እንዲዋል ልጆቿ እንዴት እንደዋሉ ምን ሲሰሩ እንዲዋሉ እና እንዴት ሲሰሩ እንደዋሉ ሁሎችም የምናገሩትን ነገር እናት ታዳምጣለች ወይም እናት ይህንን ነገር ትሰማለች ትከላተላለች ማለት ነው። እያንዳንዱን ነገር እንግዲህ እርማት ለመስጠት ሊሆን ይችላል እንደውም ልጆቿ እንዴት እንደዋሉና በምን ላይ እያሳለፉ እንደሆነ የልጆቿን ሁኔታ ለማወቅ ሊሆን ይችላል በዚህ ላይ ታዳምጣለሽ ማለት ነው ወይም እናት ትከታተላለች ማለት ነው። ወንድሜ አዲስ ነገሮችን ይናገራል ወንድሙ እንግዲህ አዳዲስ ነገሮችን ካሳማቸውን ሊሆን ይችላል እንዲሁም ሚዲያ ላይ ያያቸውን ወይም በእሱ ላይ እሱ ያደረጋቸውን ያው ብቻ አዳዲስ ነገሮችን ይናገራል አዳዲስ ነገሮችን ለቤተሰቡ ያካፍላል ማለት ነው። በዚህ የእራት ሰዓት በዚህ የጭውውት ሰዓት በዚህ የቤተሰቡ በተሰበበት ሰዓት ይህ ወንድሙ እንግዲህ አዳዲስ ነገሮችን መናገር አዳዲስ ነገሮችን ለቤተሰቡ ማካፈል ይወዳል ማለት ነው። እኔም የእለት ልምዴን አጋራለሁ እንግዲህ እጋራለሁ ያው የእለት ልምዱን የሚናገር ማለት ነው በየእለት እለቱ ምን እንደሚያደርግ በእለቱ ምን እንደው እንዴት ሰራ በዛው ውሎ ምን እንደሚመስልና ከነማን ጋር እንደዋለ እንዴት እንዲዋለ ምን ሲሰራ እንዲዋለ ያው እንግዲህ የእለት ታሪኩን ዘርዝሮ ይናገራል ማለት ነው። እንደዚህ አብረን መሆን እወዳለሁ ይሄ እንግዲህ ያስደስታል ማለት ነው ከቤተሰብ ጋር አብሮ እንዲዝ እራት መብላት አብሮ መጫወት መነጋገር ስለ እለቱ ማውራት እና አብሮ እንትን ማለት ያስደስታል ወይንም ደስ ይለዋል ይወደዋል ማለት ነው። ቤተሰብ የህይወት ማዕከል ነው እንግዲህ ያው ምንም ጥርጥር የለውም ቤተሰብ ማለት ማዕከል ነው። ያቺ ቤት እንግዲህ ያቺ ማታ የሚሰበሰቡባት ቤት ማዕከል ናት ማለት ነው ይሄን ሁሉ ቤተሰበ የምትሰበስበው እናት አለ አባት አለ ልጆች አሉና ያው ቤተሰብ ሲባል እንግዲህ ዋናኛ መሰረቶች ወላጆችና ልጆች ናቸው ማለት ነው። ቤተሰብ ምመሰረተው ከሁለንተ ጥንዶች እና ከእነሱ በሚገኙ ልጆች ወንድና ሴት ልጆች ወይም እህትና ወንድም ለቤተሰቦቻቸው እንድሁም ልጆች ናቸው ማለት ነው። እና ከዚህ ነው ቤተሰብ የሚመሰረተው ስለዚህ የተሰበሰቡበት የቤተሰብ መዕከል ነው ማለት ነው እንግዲህ ህይወት የህይወት መዕከል ነው ማለት ነው። አንድ ሰው የትኛውም ሰው እንግዲህ ላአቅማ አዳም ወይም ለአቅመ ሄዋን ሴትም ከደረሰች ወደ ቤተሰብ መመስረት ነው የሚሄደው ስለዚህም ቤተሰብ የህይወት መዕከል ስለሆነ ማለት ነው። በምሽቱ ይህንን እናደርጋለን በምሽቱ እንግዲህ ምግብ ይበላሉ ይጫወታሉ ያወራሉ ልምድ ይከፋፈላሉ ያከፋ አንዱ ለአንዱ ልምድ ያካፍራል በእንደዚህ ሁኔታ ምሽታቸውን ያሳልፋሉ ማለት ነው።

ድመት አለኝ ስሟ ሲናት በጣም ብና ተንኮለኛ ናት በየቀኑ መመገብ አለብኝ ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች። ትንሽ ኳስ ታሳድጀዋለች። አንዳንድ ጊዜ በእግሬ ላይ ተኝታለች ሞቃታዋን እሰማለሁ። ሞቃታዋን እሰማለሁ ስትታመም ወደ ዶክተር እወስዳታለሁ ንጽህናውን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ ይለናል ማለት ነው። እንግዲህ ድመት አለኝ። ማንኛውም ሰው ድመት ሊኖረው ይችላል ማለት ነው። ወይም ሰው ድመት አለኝ ይላል። እንግዲህ ስሟ ደግሞ ሉሲን የዚች ዲመቱ ስም ሉሲ በመባት ትጠራለች ወይም ሉሲ በመባል ትታወቃለሽ ማለት ነው። በጣም ውብና ተንኮለኛ ናት ደስ የምትል ናት ማለት ነው። ወንድም ደግሞ ተንኮለኛ ናት ማለት ነው። አድምመቷ ትተናኩላለች ማለት ነው። በየቀኑ መመገብ አለብኝ። ያው ማንኛውም ህይወት ያለው ነገር በየቀኑ ምግብ ማግኘት አለበት በህይወት ለመቆየት ሲባል እንዲሁም በጤንነት ለመቆየት ሲባል። በየቀኑ ምግብ ማግኘት አለበት ማለት ነው። ያው አልፎ አልፎ ምግብ የሚያገኝ ከሆነ አንደኛው ውበቷ ይጠፋል። እንደገና ደግሞ ልትታመም ትችላለች። የተለያዩ በሽታዎች ሊያጠቋት ይችላሉ። ከዛም ባለፈ ደግሞ ጥሩ ልትሆን አትችልም ማለት ነው። ከእኔ ጋር መጫወት ትወዳለች ውሃዋን እንግዲህ በየቀኑ መመገብ አለብኝ። ከምግቦቹም በተጨማሪ ውሃዋን መቀየር አለብኝ። ውሃዋን ይቀይራል ማለት ነው። በየቀኑ ያው ጥሩ ውሃ ይሰጣታል ማለት ነው። ከእኔ ጋር መጫወት ትወዳለች ከእሱም ጋር እንግዲህ ጨዋታ ያስደስታታል ማለት ነው። ወይም ከእሱ ጋር ትጫወታለች ማለት ነው። ያው ድመቶች ጨዋታ ይችላሉ። በተለይ ትናንሽ ድመቶች ከሆኑ ገና ምንም ትንሽ ከሆኑ ያው በደንብ ስለማይረዱ የሚሄድ ነገር ሁሉ የሚያዝ እና የሚታደን ይመስላቸዋል። እና እነሱም እጅግ ያጫውታሉ ማለት ነው። እጅን በምታንቀሳቅስበትም ጊዜ እጅን ለማደን ይሞክራሉ። እና ያው አንዳንድ ጊዜ በጣም ደስ ይላሉ ማለት ነው። በተለይ ትናንሾች ከሆኑ ማለት ነው። ትንሽ ኳስ ታሳድዳለች ያው ኳሷ ስትሄድ ወይም ሲመታ ኳሷን እንግዲህ አይጥ ልትመስላት ወይም ሌላ ተባይ ልትመስለት ትችላለች ማለት ነው። ያኔ ስታሳድዳለች ያችን ኳስ ወይም ለመያዝ ለማደን ትሞክራለች ማለት ነው። አንዳንድ ጊዜ በእግሬ ላይ ትተኛለች ያው እንግዲህ ቁጭ ሲል ቤት ወይንም ቤት ውስጥ ቁጭ ሲል መጣ እግር ላይ ትተኛለች ማለት ነው። ይህም እንግዲህ ከእሱ ጋር እጅግ መላመዷን እና ከእሱ ጋር እንደምትጫወት ያሳያል ማለት ነው። ደግሞ እቅቷን እሰማለሁ ያም እንግዲህ ሙቀት ይኖራል ማለት ነው። የሰውነት ሙቀቷ ያኔ እግሯ ላይ ስትተኛ ድመቷ እንግዲህ የሆነ ሙቀት ይሰማዋል ወይንም ሙቀትዋ ለእሱም ድረስ ይሰማዋል ማለት ነው። ስትታመም ወደ ዶክተር ወስዳታለሁ ያው አንዳንድ ጊዜ ሲያማት ወደ ዶክተር ውስጥ እንደሚያሳያት እና የተለያዩ ህክምናን እንዲህ የሚያደርግላት ይናገራል። ይህም እንግዲህ ለእሷ ምግብ ከማቅረብ ጀምሮ ውሃ እሷን ከመጫወት እንዲሁም የተለያዩ ነገሮችን ለእሷ ከማድረጉ ዶክተርም እስከመውሰድ ድረስ ይህ እንግዲህ ለድመቱ ያለውን ፍቅር ያሳያል ወይም ከድመቱ ጋር ያለው ቅርርብነት እጅግ አስደናቂ እንደሆነ ያሳያል ማለት ነው። ንጽህናዋን መጠበቅ አለብኝ እንግዲህ ንጽህናዋ ሊያጥባት ይችላል ማለት ነው ይንከባከባታል እንዲሁም ዶክተሮች ተሰማት ውሃ ይቀይርላታል። አሪፍ ምግብ መስጠት ራሱ ይህ ራሱ አንድ የንጽህና መጠበቂያ መንገድ ነው ማለት ነው። እና በተለያዩ መልኩ ንጽህናዋን ይጠብቃል ማለት ነው። ለዛም ነው እሱን በጣም የተላመደችው። እግሩም ላይ የሚያስተኛት ያው ንጽህናው ንጽህናውን መጠበቅ አለባት ማለት ነው። ካልሆነ ወደ እሱም በሽታ ልታስተላልፍበት ወደሱም በሽታ ልታመጣ ትችላለች ማለት ነው። ሉሲ በተሰባባል ናት ያው እንግዲህ እንደ አንድ ቤተሰብ ነው የሚታዩት ማለት ነው። በተለይ ድመትና ውሻ ያው ከምግባቸውን ከሰው ልጄ ጋር ስለሚመሳሰል እንደ ሌሎች እንስሳት አይደለም። ሌሎች እንስሳት ሳር ቀጠል መመገብ ይችላሉ ሌላ ነገር ገለባ ነገር መብላት ይችላሉ ማለት ነው። እንዲሁም ሌላ ምኖችን መብላት ይችላሉ ማለት ነው። ግን ዉሻ እና ድመት ለየት የሚያደርጋቸው ሰው የሚመገበውን መመገብ ይችላሉ ማለት ነው። እንጀራ መብላት ይችላሉ ዳቦ ልንሰጣቸው እንችላለን እና የተለያዩ የሰው ልጅ የሚመገባቸውን አብዛኛውን ምግቦች እነሱም ስለሚመገቡ ይሄ እንግዲህ ከቤተሰብ አባል ያደርጋቸዋል። እንዲሁም ድመት ያው ሶፋ ላይ ልትወጣ ትችላለች። እኛ የምንተኛበት አልጋ ላይ ልትሄድ ትችላለች። የምንቀመጥበት ላይ እና ያው ቤት ውስጥ እኛ ማንኛውንም የምናደርገውን ነገር ልታደርግ ስለምትችል አብዛኛውን ከዛ አንፃር የቤተሰብ አባል ናት ማለት ነው። እንዴ እኛ ትቀመጣለች እኛ ጋር ምግብ እኛ የምንበላውን አይነት ምግብ ልትመገብም ስለምትችል ይህን እንግዲህ ቤተሰብ አባል ያደርጋታል ማለት ነው። ከእሷ ጋር መሆን ያስደስተኛል ከእሷ ጋር እንግዲህ ሰው ያስደስተዋል ታጫውተዋለች ደስ ትለዋለች ማለት ነው። የቤተሰቡ አባል ስለሆነች ከእሷ ጋር መሆን ያስደስታል ማለት ነው። እንስሳት ፍቅር እና ተጨባጭነት አላቸው ምንም ጥርጥር የለውም። በተለይ ድመትና ውሻ ያውቃሉ ማለት ነው በአልተቤታቸውን ይከተላሉ። ወዲያ እና ከዚህ በጣም ትልቅ ነገር አለ ማለት ነው። በእነሱ ውስጥ እነዚህ ፍጥረቶች በተለይ እነዚህ እንስሳቶች እጅግ በጣም የተለዩ ናቸው ማለት ነው። ውሻ አሁን በጣም የሚገርም እና ታማኝ የሆነ አስደናቂ እንስሳ ነው። ከድመትም በተጨማሪ ድመትም ልክ እንደዛው ለባለቤቷ ያላት ፍቅር እንደውም ተጨባጭነት እጅግ አስደሳች እና የሚያስደንቅ ነው ማለት ነው። የድመት ፍቅር

በእኛ አቀራረብ ያዘጋጀነውን በመጪው ሳምንት ይሆናል ስላይዶችን ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችንና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ እችል ዘንድ የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን በዓል በአለኝ በጣም አሳሳቢ ነው በአልኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ ደንበኞቼ በሙያዊነት እንደምናሰራ ማየት አለባቸው በመጨረሻ ስኬታማ ይሆናል ብዬ ተስፋ አደርጋለሁ ይላል ማለት ነው እንግዲህ የጽሁፍ በዋናነት ለደንበኞቹ የሆነ ጽሁፍ እንደሚያዘጋጅና ለደንበኞቹ የሚያቀርበው ነገር እንዳለ ለእነሱ የሚያሳየው ነገር እንዳለነው የሚያሳየው ነገር በጽሁፍ ነው ማለት ነው ወይም በስላይድ ነው ማለት ነው የሚያሳያቸው እንደ ደንበኞች አቀራረብ እያዘጋጀ ነው እንግዲህ የሚቀርብ ነገር እያዘጋጀ ነው ማለት ነው በመጪው ሳምንት ይሆናል ይሄ እንግዲህ እሱን እየተዘጋጀ ነው ግን የሚቀርበው ወይም ለደንበኞች ወደ ደንበኞች የሚደርሰው በመጪው ሳምንት ወይም በሚቀጥለው ሳምንት ነው ማለት ነው ስላይዶችን ማዘጋጀት አለብኝ እንግዲህ የተለያዩ ስላይዶችን በስላይድ ነው ማለት ነው የሚቀርበው እና እነሱን ማዘጋጀት ይኖርበታል ማለት ነው ጥሩ እይታ እንዲኖረው ለሚያዩት ሰዎች ወይም ለደንበኞች አሪፍ የሆነ ስላይድ ለማሳየት ወይም አሪፍ የሆነ ምስል ለማሳየት ማለት ነው መረጃ በግልጽ መቅረብ አለበት ያው እንግዲህ መረጃው ግልጽ የሆነ እና በማያሻማ መልኩ ደንበኞችን ግራ በማያጋባ መልኩ ግልጽ የሆነና እነሱ ሊረዱት በሚችሉት መልኩ መቅረብ አለበት ማለት ነው በራስ መተማመን ምስሎችና ግራፎች ያስፈልጋሉ ያው እንግዲህ ይህንንም ግልጽ አድርጎና በደንብ ለማሳየት ወይም እንደ አወዛጋቢ እንዳይሆን በምስሎች የተደገፈ እንዲሁም የተለያዩ ግራፎችን በእነዚህ መልኩ ለመግለጽ ይቻላል ማለት ነው በድምጽ ከፍ አድርጌ መለማመድ ያለብኝ ያው ቤት ሆኖ ከማቅረቡ በፊት ወይም እዛ ጊዜው ከመድረሱ በፊት በድምፁ ከፍ እያደረገ ለብቻው ሆኖ መለማመድ ያስፈልጋል ማለት ነው በራስ መተማመን ማሳየት አለብኝ ይህንን እንግዲህ በራስ መተማመን ሆኖ ለማሳየት እዚህ መለማመድ ያስፈልጋል ማለት ነው ከወዲሁ ልምምድ ካደረገ ወይም ከወዲሁ ዝግጅት ካደረገ እዛ ሄዶ ምንም አይደናገርም ወይንም እዛ ሄዶ አይፈራም ማለት ነው ስለዚህ በራስ መተማመን ይመጣል እንዲህ የሚችል ያሳያል ማለት ነው ጥያቄዎችን መመለስ እችል ዘንድ ይላል ጥያቄዎች ሊነሱ ይችላሉ በዛ ዙሪያ እነዛ ታዳሚዎች እነዛ ደንበኞች አልገባቸውም ነገር ሊጠይቁ ይችላሉ ማለት ነው በዛን ጊዜ እንግዲህ እነዛን ጥያቄዎች በደንብ ለመመለስ ለማብራራት በራስ መተማመን ያስፈልጋል ወይም በደንብ ዝግጅት ያስፈልጋል ማለት ነው የቡድን አባላት ያግዙኛል ለጥያቄዎቹ እንግዲህ የቡድን አባላት አሉ እነዚያ የቡድን አባላት ጥያቄዎች ከእሱ የሚከብዱ ወይም ለእሱ የሚበዙበትና የሚያወዛግቡ ከሆኑ ከእነዛ ከቡድኖቹ መካከል ይበልጥ ግልጽ የሆነለት ሰው ካለ ያ ይመልሳል ማለት ነው አስተያየታቸውን እጠይቃለሁ በመጨረሻም ይጠይቃል እና እንዴት እንዳገኙት ምን ችግር እንዳለው ምን ጥሩ ነገር እንዳለው በጎ ጎኑንም እንደውም ደካማ ጎኑን ያሉት ይገመገማሉ በነዛ አስተያየታቸውን ይሰጣሉ ማለት ነው እነዚህ ደንበኞች አቀራረቡን እናሻሽላለን አቀራረቡን በተሻለ መንገድ ለማቅረብ ይሞክራል ማለት ነው ወይንም ጥሩ አድርጎ ለማቅረብ የተቻለውን ሁሉ ያደርጋል ማለት ነው በዓል በጣም አሳሳቢ ነው እንግዲህ በዓል ነኝ በጣም አሳሳቢ ነው ያው ያሳስባል እንግዲህ ትንሽ ያው ከባድ ሊሆን ይችላል ማለት ነው ደንበኞችን ላለማስከፋት ሲባል እና ለነሱ ጥሩ አድርጎ ለማሳየት ትንሳሳ ሀሳቤ ሊሆን ይችላል ማለት ነው ግን መዘጋጀት አለብኝ ቢሆንም ዝግጅቱ አስፈላጊ ነው መዘጋጀት እና በደንብ ተዘጋጅቶ መሄድ ያስፈልጋል እንደማለት ነው ደንበኞች በሙያውነት እንደምንሰራ ማየት አለባቸው ለደንበኞች እንግዲህ አሰራራቸው ጥሩ እንደሆነና በጣም አሪፍ እየሰሩ እንደሆነ ወይንም ሙያዊ የሆነ አሰራር በሙያ እንደሆነ በዘፈቀደ ሳይሆን በትክክል እየተሰራ እንደሆነ ያንን ማሳየት ግድ ይላል ማለት ነው ለደንበኞች ደንበኞች እንዲቀበሉት ደንበኞች ይህንን ነገር በጥሩ ጎን እንዲያውትና በመልካም አዎንታዊ ጎን ለማሳየት ስለዚህ በትክክል መቅረብ አለበት ማለት ነው በሙያ እንደሚሰራ በችሎታና በክህሎት እንደሚሰራ ማሳየት አለባቸው ማለት ነው በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ ያው እንግዲህ ይሄ ዝግጅት አለ ቡድኑ ያግዘዋል እንዲሁም የተለማመደ ነው በደንብ የተቻለውን ያክል እየተዘጋጀ ነው ማለት ነው ስለዚህ መጨረሻ ላይ ተስፋ ያደርጋል ማለት ነው ስኬታማና ውጤታማ እንደሚሆን እንዲሁም እነዛ ደንበኞች አሪፍ ሆኖ እንደሚያገኙት በሙያውነት እየሰሩ እንደሆነ እንዲያው እና ስኬታማ እንደሚሆን ተስፋ ያደርጋል ማለት ነው በመጨረሻም።

በስራ ላይ ከባልደረባ ጋር ግጭት ተፈጠረ አስተያየቶቻችን የተለያዩ ናቸው። ስለ ፕሮጀክቱ አቀራረብ መደራደር አልቻንም። ሁለታችንም እናምናለን ውይይቱ ትንሽ ሙቅ ሆነ። ሌሎች ሰራተኞች አስተውለዋል ይሄን ምቹ አይደለም። ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል ችግሩን መፍታት አለብን። ስራው መቀጠል አለበት። ግላዊ ስሜቶችን ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማት መስማማትን ይጠይቃል ይላል። በስራ ላይ ከባልደረባ ግጭት ተፈጠረ እንግዲህ ስራ አብረው የሚሰሩ ሁለት ባልደረቦች ተጋጩ ማለት ነው። ወይም አለመግባባት ወይም ፀብ ተፈጠረ ማለት ነው። በስራ መካከል አስተያየቶች የተለያዩ ናቸው እንግዲህ አስተያየቶቻችው የተለያዩ ናቸው ማለት ነው። የሁለቱም አንደኛው ያየበት መንገድ እና ሌላኛው የሚያይበት መንገድ የተለያየ ነው ማለት ነው። ይሄም ወደ ግጭት ዳረጋቸው ወይንም ወደ አለመግባባት ሄደ ግጭት ተፈጠረ ማለት ነው። ስለ ፕሮጀክቱ አቀራረብ መደራደር አልቻልንም። ፕሮጀክቱ እንግዲህ እንዴት ይሁን እንዴት ይቅረብ በዚህ ፕሮጀክት እንዴት ይቀጥል ወይም እንዴት እናቀርበው እንዴት ይሁን በሚለው ነገር ድርድር ማድረግ አልቻሉም ማለት ነው። ሀሳቦቻቸው ተለያዩ ሁሉም የየራሱን ጎራ ያዘ። እንግዲህ ተደራድረው ወደ አንድ ሀሳብ መምጣት አልቻሉም ወይም እሱ ከብዷቸዋል። ወይም አቅቷቸዋል ማለት ነው። እንግዲህ አንድ ሀሳብ ማምጣት ወይም ወደ አንድ ሀሳብ መደራደር። ሁለታችንም እናምናለን ሁለታቸውም እንግዲህ በተለያየ ሀሳባቸው ያምናሉ ማለት ነው። ሁለታቸውም የተለየ የተለያየ ሀሳብ አላቸው ስለዚህ በዚህ በሀሳባቸው አምነውበታል ሁለቱም ማለት ነው። ያም እንግዲህ ትንሽ መደራደሩን ወይም ድርድሩን ከባድ አድርጎታል ማለት ነው። ውይይቱ ትንሽም ከሆነ ያው ውይይቱ ትንሽ ሞቅ አለ ማለት ነው። ትንሽ እንግዲህ እየተጠናከረ እየበዛ ሄደ ማለት ነውና። ወደ አልተፈለገ ወደ ሙቀ ሞቅታ ሄዴ ማለት ነው። ሌሎች ሰራተኞች አስተውለዋል እንግዲህ እዛ መስሪያ ቤት ወይም እዛ ኩባንያ። ከእነዚህ ከባልደረቦች ውጪ ያሉት ከእነሱ በታች ያሉት ሰራተኞች ሊሆን ይችላል ወይም ከእነሱ በላይ በደረጃ ወይንም በስራ ስለዚህ እነሱ አስተውለዋል ማለት ነው። ይህንን እንግዲህ ክርክራቸውን ይህንን ፀባቸውን ወይም ይህን ግጭታቸውን የተፈጠረውን ነገር አስተውለው አይተዋል ማለት ነው። እዚህ መከሰቱን። ይህ ይህ ምቹ አይደለም። እንግዲህ በተለይ ሌሎች ሰራተኞች ማየታቸው ሁለት ባልደረቦች ስጋጩ ለመስሪያ ቤቱ ጥሩ አይደለም። ወይም ለሌሎች ሰራተኞች ጥሩ አካባቢን አይፈጥርም ማለት ነው። ምቹ የስራ ቦታ አይሆንም ማለት ነው። እንግዲህ ሁለት ባልደረቦች አንድ ላይ የሚሰሩ ሰዎች አልተስማሙም። ማለት ሌላውም እነዛ እንግዲህ እነዛ አካባቢ የሚሰሩ ሌሎች ሰራተኞችም በእነዚህ የምክንያት ሊረበሹ ይችላሉ ማለት ነው። እና ይህ ምቹ አይደለም ማለት ነው። ለመቆጣጠር እየሞከርኩ ነው። እንግዲህ ይሄኛው ለማርገብ ግጭቱን እና ግጭቱን ለማርገብ እና ለመፍታት እንዲሁም በቁጥጥር ስር ለማድረግ ከቁጥጥር ውጪ እንዳይወጣ እና ይህ ሞቅ ያለውን ነገር ለማርገብ ለማቀዝቀዝ እየሞከረ እንደሆነም ይናገራል ማለት ነው። ምናልባት አስተባባሪ ማስገባት ያስፈልጋል እንግዲህ ይህም ስተባባሪ ያስፈልግ ሳያስፈልጋቸው አልቀረም ማለት ነው። ምክንያቱም ግጭቱ እየተባባሰ ነው። የሚያረጋጋ ሰው እና ሁለቱን ሊያግባባ የሚችል ወይንም የሁለቱን ሀሳብ ሊያቀራርብ እና ሊያስታርቅ የሚችል ሌላ አስተባባሪ እንዳያስፈልጋቸው እንደሚችል ነው። የሚናገረው ምክንያቱም ክርክሩ ጡፏል በሀሳባቸው አስተያየቶቻቸው የተለያዩ ናቸው መደራደርም አልቻሉም። ስለዚህ አንድ የሚያስተባብራቸው ሰው ቢገባ ሁለቱም እንግዲህ ያንን ሰው እርስ በእርሳቸው መደማመጥ ስላልቻሉም ግን ያኛው ሰው ቢገባ ምናልባት እሱ ሊያስተባብራቸውና በሱ ሀሳብ የሚያመጣው ወይም ሀሳባቸውን ሊያስመማማላቸው ይችላል ማለት ነው። ስለዚህ አስተባባሪ እንደሚያስፈልጋቸው እያመለከተ ነው ማለት ነው። ችግሩን መፍታት አለብን ያው ችግሩ ግዴታ መፈታት አለበት ማለት ነው። ሰዎቹም መስማማት አለባቸው ምክንያቱም የሰራ ባልደረቦች ናቸው አንድ ላይ ነው የሚሰሩት። ስለዚህ ችግሩ ተባባሰ ማለት ወይም ችግሩ አልተፈታም ማለት ስራው ሊበደል ነው ወይም ስራው ሊጎዳ ነው ማለት ነው። ስለዚህ ስራው ደግሞ እንዳይጎዳ ሲባል ችግሩ መፈታትና መስተካከል አለበት ማለት ነው። ስራውም ስራው መቀጠል አለበት ያው ግዴታ ነው ችግሩ ተፈቶ ስራው መቀጠል አለበት። ምክንያቱም እስካልተስማሙ ድረስ የማንኛው ሀሳብ እንደሚሰራ አልታወቀም ማለት ነው። የማንኛው ሀሳብ እንግዲህ ፕሮጀክቱን እንደሚያስቀጥል ስላልታወቀ ስራው እየተሰራ አይደለም ማለት ነው። አሁን ስለዚህ ስራው እንዲቀጥል ሲባል ችግሩ መፋታት ይኖርብታል ማለት ነው። ግላዊ ስሜቶቻችን ማስወግድ ያስፈልጋል እንግዲህ ግላዊ ስሜታቸውን አስወግደው ወይም የግል ፍላጎታቸውን ወደ ጎን በመተው ለድርጅቱ ስኬት ወይንም ለዛ የሆኑበትን መንገድ መከተል ግድ ይላቸዋል ያስፈልጋቸዋል ማለት ነው። ምናልባት ዛሬ በኋላ እንነጋገራለን ከስራ ሲወጡ ሊነጋገሩ እንደሚችሉ እየጠቆሙ ነው ማለት ነው። መግባባት ማግኘት አስፈላጊ ነው። እንግዲህ መግባባት እንዳለባቸው እና ይህ መግባባት ላይ መድረስ መድረስ እንዳለባች የሁለታቸውን ሀሳብ ማስታረቅ ወይም አስተያየቶቻቸውን ወደ አንድ ማምጣት ወይም ወደ ተመሳሳይ ወደ ሆነ ነገር ማስታረቅ እንዳለባቸው ነው የሚጠቁመው ማለት ነው። የቡድን ስራ መስማማትን ይጠይቃል። እንግዲህ አንድ ሰው በቡድን ሲሰራ ተደራጅቶ ከሌሎች ሰዎች ጋራ ሲሰራ የሌሎችንም ሀሳብ ማዳመጥ አለበት ተደማምጦና ተግባብቶ ተስማምቶ መሆን አለበት እንጂ ካልሆነ የቡድን ስራ እጅግ አስቸጋሪና ውሰብስብ ይሆናል ማለት ነው። ስራውም ይበደላል ማለት ነው።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

ሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ወጪዎችን መቀነስ ጀምሬያለሁ። የቤት የቤት ምግብ መብላት ይረዳል ከምግብ ከምግብ ቤቶች ላይ ለመብላት ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን አልገዛም። ባንክ ውስጥ ማስቀመጥ ደህንነቱ ድህንነቱ የተጠበቀ ነው ለወደፊት እቅድ ማድረግ አለብኝ። አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው ቁጠባ ለነገ ተስፋ ይሰጣል። ገንዘብ መቆጠብ እየሞከርኩ ነው ለመቆጠብ እንግዲህ እያደረገ ነው ማለት ነው። ወይም የተለያዩ እንቁስቃሴዎችን እያደረገ ነው ማለት ነው። በየወሩ በየወሩ አቅጣጫ አለኝ እንግዲህ በየወሩም የተለያዩ አቅጣጫዎችን አስቀምጧል ወይም የሚገንዘብ የሚቆጥበትን መንገድ ያመቻቻል ማለት ነው። ትንሽ መጠን መተው አለብኝ የተወሰነ የተወሰነ መጠን እንግዲህ በየወሩ ማስቀመጥ መተው አለበት ማለት ነው። አላስፈላጊ ወጪዎችን መቀነስ ጀምሬያለሁ። የሚያስፈልጉ ወጪዎችን እና እነዚህ እንግዲህ አላስፈላጊ የሆኑ ብዙ ወጪ ሊያስወጡ የሚችሉ ነገሮች ግን የማያስፈልጉ እነሱን መቆጠብ ወይም መቀነስ ጀምሯል ማለት የቤት ምግብ መብላት ይረዳል። እንግዲህ አንዱ ለገንዘብ ለመቆጠብ ከሚረዳ ነገር ሁሉ ውስጥ የቤት ምግብን መብላት ነው ማለት ነው። እንዲሁም ከምግብ ቤቶች ለመብላት ውድ ስለሆነው ከእነዛ ከምግብ ቤቶች አለመሄድ እንዲሁም የቤት ምግብ መብላት ያስፈልጋል ማለት ነው። ወደ ገበያ ዝርዝር ይዤ እሄዳለሁ ገበያም ሲኬድ እንግዲህ ዝርዝር ይዞ መሄድ እንዲሁም ብዙ ብር ይዞ አለመሄድ ይረዳል ማለት ነው። ዝርዝሩን ለሚያስፈልገው ነገር ብቻ ይዞ ሄዶ ሌላውን መቆጠብ ያስችላል ማለት ነው። ተጨማሪ ነገሮችን አልገዛም ገበያም ከሄደ እንግዲህ ተጨማሪ ነገሮችን ለመግዛት አይሞክርም ማለት ነው። የሚያስፈልጉትን ብቻ እና ዋና ነገሮችን ብቻ ነው ማለት ነው የሚገዛው ስለዚህ ሌላ ተጨማሪ የሆነ ነገር ወይም የማያስፈልግ ነገር አይገዛም ማለት ነው። ባንክ ውስጥ ማስቀመጥ ደህንነቱ የተጠበቀ ነው ያው ቤት ከማስቀመጥ ባንክ ከተቀመጠ አንደኛ አይሰረቅም ሲቀጥል ደግሞ ደህንነቱም የተጠበቀ ነው። በቶሎ በጥሩ ሁኔታ ይቆያል ማለት ነው ወይንም ገንዘቡም አይባክንም ማለት ነው። ለወደፊት እቅድ ማድረግ አለብኝ ለወደፊቱ ማቀድ ለወደፊቱ ማሰብ እና ለወደፊት የተሻለ ነገር ለማድረግ መሞከር ገንዘብን ለመቆጠብ ያግዛል እንዲሁም ለወደፊቱም መታቀድ ያለበት ማለት ነው። አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው ማለት ነው። ይሄ ቁጠባ ምክንያቱን ቁጠባ ለነገ ተስፋን ይሰንቃል ለነገ ተስፋን ይሰጣል ማለት ነው። ሰው የቆጠበው ካለው ነገን የሆነ ነገር ለማድረግ ያቅዳል ለነገ የሆነ ተስፋ ይኖረዋል ማለት ነው። ለነገ ነገር ግን ካልቆጠበ ካለው ላይ ወይንም የሆነ ነገር ካላስቀመጠ ባዶ ከሆነ ለነገ ተስፋ ወይም የሆነ ስራ አለ ብሎ ወይም አደርጋለሁ ብሎ የሚያስበው ነገር አይኖርም ማለት ነው። ስለዚህ ቁጠባ ትልቅ ተስፋ ይሰጣል ማለት ነው። ለወደፊት ህይወት ወይም ለነገው ለሚቀጥለው ህይወት ማለት ነው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

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ ነው ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ አያለሁ ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ። አንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜ እኔ ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ እንግዲህ እያቀደ ነው ማለት ነው። ከተለያዩ ማህበራዊ ሚዲያ እነሱን በብዛት ከመጠቀም እና ብዙ ጊዜ ማህበራዊ ሚዲያዎች ላይ ከማሳለፍ ለመቆጠብ እና ብዙ እረፍት ለማድረግ እያሰበ ነው ማለት ነው። ብዙ ጊዜ እየወሰደኝ ነው ያው ብዙ ጊዜ ያሳልፋል እዛ ላይ ብዙ ሰዓትን እንደሚበላና ብዙ ሰዓትን እንደሚወስድ ነው እየተናገረ ያለው ማለት ነው። ሁሌም እያወዳደርኩ እገኛለሁ ሁሌም እንግዲህ ይህንን እያወዳደረና እያነጻጸረ እንደሚገኝ አስረዳን። ማለትም ሌሎች ምን እንዳደረጉ ያለው ሌሎች ምን ሰሩ ምን ደረጃ ላይ ደረሱ ወይስ እኔ ምን እየሰራሁ ነው ሌሎች ምን እያደረጉ ነው የሚለውን ነገር እያነሳሰረ ይገኛል ማለት ነው። ስለዚህ ከሌሎቹ እኔ ምን ይለያኛል እኔ ከሌሎቹ የተለየ ምን አደረኩኝ የሚለውን ያነጻጽራል ማለት ነው። ይህ አእምሮ ጤና ላይ ይጎዳል የማነጻጸሩ ደግሞ እንግዲህ ሶሻል ሚዲያ ላይ ብዙ ሰዓት ማሳለፉ ጤናን የአእምሮ ጤናን ይጎዳል አእምሮን ያዝጋል ማለት ነው። ወይም አእምሮ በተኪኩ ስራው እንዳይሰራ ቢዚ ሊያደርግ ይችላል ማለት ነው። መተግበሪያዎቹን ሰርዣለሁ እንግዲህ ማህበራዊ መተግበሪያ የሚባሉትን ዋና ዋና የሚባሉትን እንደሰረዘ እና እነ ቲክቶክ ሊሆን ይችላል ዩቲዩብ ቴሌግራም እና ሌሎችም የተለያዩ ማህበራዊ ሚዲያዎችን ብዙ ሰዓት እየተጠቀመ ብዙ ሰዓት የሚያሳልፍባቸውን ማህበራዊ ሜዳዎች እነሱን እንደሰረዘና እንዳጠፋ ነው የሚገኘው ከሚያይበት ኮምፒውተሩ ላይ ሊሆን ይችላል እንዲሁም ከስልኩ ላይ ማለት ነው። ለአንድ ወር መሞከር እፈልጋለሁ ለአንድ ወር ምንም አይነት ማህበራዊ ሚዲያ ላለመጠቀም እና እነሱን ለመዝጋት ወይንም እነሱን ከመጠቀም ለማቆም እየሞከረ ነው ማለት ነው። የእውነተኛ ህይወት ግንኙነት አተኩራለሁ እንግዲህ ወደ ትክክለኛው ህይወት ለመምጣት ወደዛ ግንኙነቶችን ከሰዎች ጋር ያለውን ግንኙነት ከእነሱ ጋር ለማዋል እና ወደዛ ትኩረተ ማድረግ ከሚዲያው ይልቅ በዚህ ወደ ማህበራዊ ህይወት ወይም ወደ ማህበራዊ ከሰው ጋር ወደ ያለው ግንኙነት ለመምጣት እየሞከረ እንደሆነ ይናገራል ማለት ነው። ከእውነተኛ ሰዎች ጋር እነጋገራለሁ እንግዲህ እውነተኛ ሰዎች የተማሩ ሰዎች ጋር እንዲሁም የሚያውቁ ሰዎች ጋራ ከእነሱ ጋር ንግግር እና ከእነሱ ጋር ለማውራት በችግሩ ዙሪያ ወይም ለሱ ወደፊት እንዴት ማስቀጠል እንዳለበት ከእነሱ ጋር ለመመካከር ከእነሱ ጋር ለማውራት የፈለገ ወይንም ከእነሱ ጋር መነጋገር ማውራት ይፈልጋል ማለት ነው። መጽሐፍ ማንበብ እችላለሁ ያው ተምሯል ሰው የተማረ ነው መጽሐፍ ማንበብ ይችላል ማለት ነው። በዛ በመተግበሪያው ወይም በማህበራዊ ሚዲያው ምትክ በሱ ምትክ መጽሐፎችን ማንበብ ይልና ወደ ትክክለኛ ህይወት መምጣት ወደ ትክክለኛ ግንኙነት መምጣት መጽሐፎችን ማንበብ ከሰዎች ላይ መነጋገር ከሰዎች ጋር ማውራት ይህንን መርጧል ማለት ነው። እንግዲህ በአትክልት መስራት እችላለሁ ያው የአትክልት ስራ የተለያዩ አትክልቶችን ማልማት ያው ብዙ አይነት አትክልቶች ይኖራሉ ከእነዚህ መካከል መርጦ አትክልቶችን ማልማት ይችላል ማለት ነው። ጊዜ ለተሻለ ነገር እጠቀማለሁ ጊዜውን እንግዲህ ማህበራዊ ሚዲያ ላይ በእርግጥ ያው ማህበራዊ ሚዲያ ላይ ብዙ የሚሰሩ ስራዎች አሉ እሱ ግን ዝም ብሎ ለጨዋታ ነው ማለት ነው ይህ ሰው እየተጠቀመ ያለው ስለዚህ ወዴ ትክክለኛ ወይም ወደ የተሻለ ነገር ጊዜውን ለመጠቀም እና ጊዜውን በተሻለ ነገር ላይ ኢንቨስት ለማድረግ እየሞከረ ነው ማለት ነው። ከማህበራዊ ሚዲያ ይልቅ ማለት ነው ወደዚህ መጥቶ በዚህኛው ላይ ኢንቨስት ለማድረግ እየሞከረ እና ወደተሻለ ነገር ለመጠቀም እየሞከረ ነው ማለት ነው። በመጀመሪያ ከባድ ይሆናል ያው መጀመሪያ ያኛውን ነገር ስለለመደው ማህበራዊ ሚዲያ ላይ ስለለመደው መጀመሪያ ላይ ከባድ ሊሆንበት ይችላል ማለት ነው። እና እጅግ ላይለምደውም ይችላል ማለት ነው። መሞከር ያስፈልጋል ቢሆንም ግን መሞከር እና ወደዝ ወደ ትክክለኛ ስራ መምጣት ከሰዎች ጋር ማውራት መጽሐፍ ማንበብ የአትክልት ስራ መስራት እና ወደዚህ መምጣት ይሄን ነገር መልመድ መሞከር ያስፈልጋል ማለት ነው። ሁሉም ነገር ከሙከራ ነው የሚገኘው ያው ከባድ ይሆናል ብሎ ከመተው መሞከሩ የተሻለ ነው ማለት ነው። ሚዛን ማግኘት አለብኝ በህይወት ውስጥ እንግዲህ ሚዛን ማድረግ ያስፈልጋል ለአንድ ነገር ብቻ ትኩረት ሰጠን ሌላውን መርሳት ሌላውንም መተው የለብንም ማለት ነው። ህይወት ሚዛናዊ አድርጎ ማስቀጠል ያስፈልጋል ማለት ነው። ተመጣጣኝ አድርጎ በሁሉም ዘርፍ ሚዲያ መሳሪያ መሆን አለበት። ያው ማህበራዊ ሚዲያ ለስራችን መሳሪያ ወይም ለምንፈልገው ስራ መሳሪያ መሆን እንጂ እኛ ለእሱ መሳሪያ ወይም ለሌሎች ሰዎች መሳሪያ መሆን የለብንም። እኛ ስለዚህ ማህበራዊ ሚዲያ እንደአንድ መሰረት ለሚያስፈልገን ስራ ነው መጠቀም ያለብን ማለት ነው። ህይወት አይደለም ህይወት ሳይሆን እሱ መሳሪያ ወይንም የምንጠቀምበት እንጂ እሱ ህይወት አይደለም እሱ ላይ ብዙ ጊዜ ማጥፋት የለብንም ማለት ነው።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

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሞያዎች ተሰብስበዋል አዳዲስ ሰዎች መጠቆም እድል ነው መጀመሪያ ትንሽ ፈራሁ ግን ወዲያ አንድ ቡድን ቀረብኩ ራሴን አስተዋውቄያለሁ። ስለ ስራዬ ተናግሬያለሁ ሌሎች ስለ እነሱ ነግረውኛል የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል የመገናኘት የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን ይህ እድል። ይህን እድል አመሰግናለሁ የስራው አውታረ መረብ ለእድገት አስፈላጊ ነው። ይህ እንግዲህ አንድ አውታር መረብ ያውታር መረብ ለመስራት ያም እንግዲህ አውታር መረብ ምንድነው? የንግድ ያውታር መረብ ነው ማለት ነው። እሱን ለማዘጋጀት ወይም ዝግጅት ላይ እሱን እያዘጋጀ ነበር ማለት ነው። ይህ እንግዲህ የስራው አውታር መረብ የምንለው ያው የተለያዩ ስራዎችን ለመስራት ለምሳሌ ንግድ ቢሆን የሚሰራው እዛ አውታን መረብ ላይ የተለያዩ ለምሳሌ እቃ መሸጥ ቢሆን እቃዎችን። ፎቶዎች እነሱን በመለጠፍ እንዲሁም ተንቀሳቃሽ ምስል በማንሳት እነሱን እዛው አውታር መረብ ላይ በመለጠፍ ሰዎች እንዲያውትና ዋጋውንም ከስር በማስቀመጥ እንዲሁም ዝርዝሩን ስለእቃው ከፎቶ ዝርዝር ምን ምን አይነት ጥቅሞች እንዳሉት ጥራቱ ምን ምን እንደሆነ ደረጃው እንዲሁም የተሰራበት ከምን እንደተሰራና ምን ምን ጥቅም ሊሰጥ እንደሚችል ሰዎችን ማሳመኛ ከታች ይጻፍ ይችላል ማለት ነው። ከፎቶ ስር እና አውታር መረብ ማለት እንግዲህ ይህ ነው ማለት ነው። ንግድ ሲባል ያው አንድን ነገር መሸጥ ማለት ነው። በንግድ መካከል ሁለት ሰዎች አሉ ገዢና ሻጭ ስለዚህ ሻጪና እና አውታር መረብ የሚያገናኝ የሚሰራው ማነው ሻጭ ነው ማለት ነው። ምክንያቱም ገዥ ብዙ ነው ገዥ በጣም ህዝብ ነው የሚገዛው ሻጭ ደግሞ አንድ ሊሆን ይችላል ወይም የተደራጁ ትንሽ ቡድኖች ሊሆኑ ይችላሉ ማለት ነው። ስለዚህ ናውታር መረብ የሚያዘጋጁ ሻጭ እስካሁን ድረስ ይሄ ሻጭ ይህን አውታር መረብ አዘጋጅቶ በዛ አውተር መረብ ላይ የተለያዩ የሚሸጣቸውን እቃዎች ማለት ነው መሸጥ የሚፈልጋቸውን ፎቶ እያነሳ ከስር ደግሞ ዝርዝራቸውን በመጻፍ እዛ ዝርዝር ላይ የተለያዩ ነገሮችን በማስቀመጥ ለዛ የሚጠቅም ነው ማለት ነው። ይሄ አውታር መረብ እንግዲህ ይሄን አውታ አውታር መረብ በሚያዘጋጅበት ጊዜ ብዙ ባለሙያዎች ተሰብስበው ነበር። ባለሙያዎቹም ያው አውታር መረብ የሚያበለጽጉ ወይም የሚያዘጋጁ ሰዎች ናቸው ማለት ነው። አዳዲስ ሰዎችን መጠቆም መጠቆም እድል ነው ያው አዳዲስ ሰዎች ስናገኝ አዳዲስ እውቀት አዳዲስ ሙያ አዳዲስ ልምድ እናገኛለን ማለት ነው። ከሰዎች ጋር መጀመሪያ ትንሽ ፈራሁ ያው ማንኛውም ሰው ሊያደርገው የሚችለው በተለይ በሙያ ስንገናኝ እነዛ አዳዲስ ሰዎች ምን ያክል ሙያ እንዳላቸው አናውቅም ስለዚህ እጅግ በጣም ትልቅ ሙያ አላቸው ሊሆን ስለሚችል ያው ከእኛ ጋር ሲያነጻጽሩት ሙያቸውን ልያንስባቸው ስለሚችል ያው መጀመሪያ ያፈራል ማለት ነው። ምክንያቱም አዲስ ሰው ሁናችሁ በምን ደረጃ ላይ እንዳሉ አናውቅም ለዛም ትንሽ ፈራሁ ይላል። ግን ወዲያ አንድ ቡድን ቀረው ግን ከዛ ከተዋወቃቸው ወደ አንድ ቡድን ጠጋ ለማለት ነው። ወይም ወደ አንድ ቡድን ቀረበ ማለት ነው። ከነዛ ከሚያውቃቸው መካከል ራሴን አስተዋወቅኩ ያው እንግዲህ መጀመሪያ ሰው ሲቀርብ ወደ አንድ ወደ አዲስ ቡድን ወይም አዲስ ሰዎችን ሲያገኝ ራሱን ማስተዋወቅ ግድ ነው ማለት ነው። ስለ ስራየ ተናግሬያለሁ ራሱን ሲያስተዋውቅ ስለ ማንነቱ ስለሚሰራው ስራ ተናገረ ማለት ነው። ሌሎችም ስለእነሱ ነግረውኛል እነዛኞቹም በዛ በኩል ያሉት ሰዎች እንግዲህ ስለእነሱ ስለ ስራቸው እና ስለ ማንነታቸው ነገሩኝ በእንደ አጠቃላይ ተዋወቁ ወይንም ትውውቅ ተጀመረ ማለት ነው። የንግድ ካርዶችን ተለዋወጥ እንግዲህ እነዚህ የንግድ ድርጅት ባልተቤቶች ወይንም ነጋዴዎች የንግድ የራሳቸው የሆነ ካርዶች ይኖራቸዋል ማለት ነው። እነዚህም ካርዶች ስራቸውንና አድራሻቸውን የሚጠቁም እንዲሁም እነሱን ለማገኘት ስልክ ቁጥር ሊሆን ይችላል ወይንም በይነ መረብ ሊሆን ይችላል እና የተለያዩ ነገሮችን ወይም አውታር መረብ ሊሆን ይችላል ማለት ነው። ወይም የሶሻል ሚዲያ ስሞች የመጠቀሚያ ስሞች ሊሆኑ ይችላሉ በዛ መንገድ እንድናገኛቸው ይጠቁመናል ማለት ነው። ይሄንን የንግድ ካርዶችን መቀያየር የሚገርም የሙያ አጋጣሚ ሰማሁ ያው እንግዲህ ሰዎች ብዙ ሰዎች ናቸው አዳዲስ ሰዎች ናቸው ባለሙያ ናቸው ስለዚህ እነዚህ አዳዲስ ሙያ ወይም የሚገርም ሙያ ነግረውታል ማለት ነው። አንዳንዶች ምክር ሰጥተውኛል አንዳንዶችም እንዴት መስራት እንዳለበት እያዘጋጀ ስለነበር በዚህ በዚህ መልክ አድርግ ብለው የሆነ መንገድ አሳይተውታል ወይም ደግሞ መርተውታል ማለት ነው። የመገናኘት ግንኙነት መፍጠር ያስፈልጋል እንግዲህ ለመገናኘት ግንኙነት መፍጠር ያስፈልጋል ማለት ነው። ያው እንዴት ማግኘት እንዳለበት ግንኙነቱ ያስፈልጋል ማለት ነው። ምናልባት ለወደፊት መተባበር እንችላለን። እንግዲህ ቀጣይ ስራዎችን አብሮ ሊሰሩ ይችላሉ ወይንም ሊተጋገዙ ይችላሉ ማለት ነው። ለወደፊት ይጠቅማል ማለት ነው። ይህን እድል አመሰግናለሁ። ያው ሰውየው እንግዲህ ይህንን ግንኙነት በማድረጉ ከአዳዲስ ሰዎች ጋር በመተዋወቁ ከባለሙያዎች ጋር በመተዋወቁ ይህ አጋጣሚ ይህ ጥሩ እድል ነው ነበር ማለት ነው። ለሱና ይህን እድልም ወዶታል ማለት ነው እድሉንም ማመስገን ይፈልጋል ማለት ነው። የስራ አውታረ መረብ ለእድገት አስፈላጊ ነው እንግዲህ ይሄ የስራ አውታረ መረብ ለስራ እጅግ አስፈላጊ ነው ወይንም ለእድገት አስፈላጊ ነው ለስራው እድገት ማለት ነው። ያም በቀላሉ ብዙ ሰዎች ጋር መድረስ ይችላል ማለት ነው። እሱ ከቤቱ ቁጭ ብሎ የተለያዩ ደንበኞችን የተለያዩ ተጠቃሚዎችን ማምጣት ይችላል ማለት ነው። ስለዚህ አውታረ መረብ ያላቸውና የሌላቸው ሰዎች ቢነፃፀሩ እኩል አይሆንም ስለዚህ ይሄኛው እጅግ በጣም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

ዛሬ ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼ እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ አለማቋረጥ ይለወጣል። ዛሬ ስልጠና ክፍለ ጊዜ ነው እንግዲህ ከቀኑ ውስጥ የዛሬው ፕሮግራም ወይም የዛሬው ሰዓት የስልጠና ሰዓት እንደሆነ ይናገራል ማለት ነው። አዲስ ሶፍትዌር መማር አለብን። እንግዲህ አዳዲስ ሶፍትዌሮችን መፍጠር ወይም አዲስ ሶፍትዌሮችን መማር አስፈላጊ ነው ማለት ነው። አሰልጣኝ እያስረዳ ነው ወይም የሚያሰለጥናቸው ሰው ስለ አዲሱ ሶፍትዌር እየነገራቸው ወይንም እያስረዳቸው ነው ማለት ነው። በትኩረት ማዳመጥ አለብኝ። እንግዲህ ይህን አዲስ ስልጠና ለማግኘት አዲስ ክህሎት ወይም አዲስ ችሎታ ስለሆነ እሱን በደንብ ለመረዳት በትኩረት ማዳመጥ ያስፈልጋል ማለት ነው። ማስታወሻ እጽፋለሁ። ይህንን በሚያዳምጥበት ጊዜ ማስታወሻ መጻፍ እና ማስታወሻ መያዝ ግድ ይላል። ወይም ያስፈልጋል ማለት ነው። በኮምፒውተር ላይ እለማመዳለሁ። ያው እንግዲህ አዲስ ሶፍትዌር የሚሰራው በኮምፒውተር ስለሆነ ይህንንም ማስታወሻ የጻፈውን እና በስልጠና ጊዜ ያገኘውን ትምህርት የሚያገኘውን እውቀት ኮምፒውተር ልምምድ ይወስደዋል ማለት ነው። አንዳንድ ተግባሮች ውስብስብ ናቸው። ሶፍትዌር ቴክኖሎጂ እንግዲህ ውስብስብ ሊሆን ይችላል። ከባድም ሊሆን ስለሚችል አንዳንዶች ውስብስብ ሊሆኑ ይችላል ማለት ነው። ጥያቄዎችን እጠይቃለሁ። አሰልጣኙን ውስብስብ ከሆኑ ነገሮች ከነዛ መካከል ያልገባውን ይጠይቃል ማለት ነው። ባልደረቦቸም እንዲሁ እየተማሩ ናቸው። ያው በጋራ ነው ማለት ነው የሚማሩ ስልጠናውን የሚወስዱት አንድ ላይ ነው ማለት ነው። ከጓደኞቹ ጋር እነሱም እንደሱ ይማራሉ። ማለት እርስ በእርስ እንረዳዳለን ከጓደኞቼ ጋር እንግዲህ ይህንን አዲስ ሶፍትዌር በጥሩ ሁኔታ ለማስኬድ እና በጥሩ ሁኔታ ለመልመድ ሲባል አብረው ይረዳዳሉ። እርስ በእርስ ይተጋገዛሉ ማለት ነው። የስልጠና ቁሳቁሶችን ይሰጡናል። ያው እንግዲህ ለስልጠናው የሚያስፈልጉ ቁሳቁሶችን እነሱን ያቀርቡላቸዋል ማለት ነው። አሰልጣኛቸው እንዲሁም ወይ ድርጅቱ ሊሆን ይችላል ወይ መስሪያ ቤቱ የተለያዩ ቁሳቁሶችን ይሰጧቸዋል ማለት ነው። ይህ አዲስ ክህሎት ለስራ ያግዛል። ይህን አዲስ ክህሎት አዲስ ሶፍትዌር ማዳበር መቻል እንግዲህ ለስራ ተመራጭ እና ስራን ለማሳደግ ጥሩ ስራ ለመስራት ጠቃሚ ነው ማለት ነው። የሚቀጥለው ሳምንት መተግበር እንጀምራለን። ዛሬ ስልጠና ነው። በሚቀጥለው ሳምንት እንግዲህ ይሄንን አዲስ ስልጠና አዲስ ሶፍትዌር ይተገበራል ወይም ወደ ተግባር ያመጡታል ማለት ነው። ለውጥ አንዳንድ ጊዜ ከባድ ነው ይላል ያው አንዳንድ ጊዜ ለውጥ ማድረግ ያንን ለውጥ መለማመድ እና ከዛ ለውጥ ጋር አብሮ መሄድ እጅግ ከባድ እና ውስብስብ ሊሆን ይችላል ማለት ነው። ምክንያቱም ለውጥ በቀላል አይመጣም። ለውጥ ሲደረግ ደግሞ ያንን ለውጥ መላመድ እንዲሁም ከዛ ለውጥ ጋር አብሮ መሄድ ከባድ ሊሆንና አስቸጋሪ ሊሆን ይችላል ማለት ነው። ግን መላመድ አለብን። ያው ከባድም ቢሆን ያንን ከባድ ነገር ተላምዶ መቆየትና በደንብ እሱን መላመድ፣ መስራት ያስፈልጋል ማለት ነው። ቴክኖሎጂ አለማቋረጥ ይለወጣል። ያው እንደሚታወቀው ቴክኖሎጂ በየጊዜው ራሱን እያሳደገ፤ ራሱን እያሻሻለ ይመጣል ማለት ነው። እሱ አያቋርጥም። ቴክኖሎጂ ማለት ሁሌ አዳዲስ ፈጠራ ነው። ስለዚህ ሁልጊዜም አዳዲስ ፈጠራዎች ይኖራሉ ማለት ነው። ቴክኖሎጂ ሁሌም ሳይቋረጥ ያድጋል ወይም ሳያቋርጥ ሁሌም ያዳድስ ቴክኖሎጂዎች እየመጡ ይሄዳሉ ማለት ነው። ያኔ እንግዲህ በሚለወጥበት ጊዜ ይህንን አዲስ ነገር መላመድ እና በስራ ላይ ማዋል በተለያዩ ስልጠናዎችን መስጠት ያስፈልጋል ማለት ነው። ለተማሪዎች፣ ለሰራተኞች እንዲሁም ለተለያዩ ባለሙያዎች ለእነሱም ስለዚህ አዲስ ቴክኖሎጂ ስልጠናና ትምህርት መስጠት እጅግ አስፈላጊና ጠቃሚ ሆኖ ይገኛል ማለት ነው። ምክንያቱም ቴክኖሎጂ ሁሌ ነው የሚለወጠው ለዛ ዝግጁ ሆኖ መጠበቅ በሚለወጥበት ጊዜ ለመለማመድ መሞከር ምንም ከባድ ውስብስብ ቢሆን አብሮ በመስራት ከተለያዩ ሰዎችን በመጠየቅ ማስታወሻ በመያዝ እናት ስልጠና በመውሰድ ይህን ቴክኖሎጂ መላመድ ይህን አዲስ ቴክኖሎጂ በሱ ለመጠቀም መሞከር ለስራ እድገት ጥሩ ነው ማለት ነው። እና ቴክኖሎጂ ሁል ጊዜ ያለማቋረጥ ስለሚያድግ እሱን መጠቀም እጅግ አስፈላጊ ነው። በሚለወጥበት ጊዜ አዳዲስ እድሎችን ይዞ ይመጣል። አዳዲስ ችሎታዎችን አዳዲስ ፈጠራዎችን ይዞ ይመጣል ማለት ነው። ስለዚህ ለሰዎች አዳዲስ ችሎታና አዳዲስ እድሎችን ስለሚሰጥ ይህንን ተለዋዋጭ የሆነ ቴክኖሎጂ እየተከታተሉ መለማመድ እና እሱን መጠቀም ያስፈልጋል ማለት ነው። በስራ ላይ ማዋል ግድ ይላል ማለት ነው።

ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ መምረጥ አለብን ምናልባት አስጊኝ ወይም ደራማ። ፖፕኮርን ማዘጋጀት ጨምሬያለሁ መጠጦችን አዘጋጃለሁ ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋዋለን። በትልቁ ስክሪን እንመለከታለን አንዳንድ ጊዜ እናስቀድ አንዳንድ ጊዜ እናስቀድ እናስቀድላለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን ምን እንደ ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል። ጋር ጊዜ ማሳለፍ ይበልጣል ዛሬ ብሸልም ምሽት ነው። እንግዲህ እነዚህ ሰዎች በየሳምንቱ ሊሆን ይችላል አንዱን በተለያየ ቀን ፊልም የሚያዩበት ፕሮግራም ወይንም እቅድ አላቸው ማለት ነው። ስለዚህ ከዛ እቅዶች ቀን መካከል የዛሬው ምሽት የፊልም ምሽት ወይም ፊልም የሚያዩበት ቀን ነው ማለት ነው። ከጓደኞቼ ይመጣሉ ያው ፊልም የሚያውቁ ጓደኞቹ ጋር ነው። እና ጓደኞቹ ለዚህ ፊልም ለማየት ይመጣሉ ማለትም አዲስ ፊልም መማላት ይኖርብናል። እንግዲህ ያላዩት ወይም ለነሱ አዲስ ሲሆን ሊሆን ይችላል እንዲሁም አዲስ የወጣ ፊልም ወይንም አዲስ የተሰራ ፊልም ሊሆን ይችላል እሱን ይመርጣሉ ማለት ነው። ለመያዝ ምናልባት አስቂኝ ወይም ድራማ እንግዲህ ፊልሙ አስቂኝ ሊሆን ይችላል። ካልሆነም ዲራማ አይነት የሚያዝናና እና ለነሱ ደስ የሚል ሊሆን ይችላል ማለት ነው። ፖፕኮርን ማዘጋጀት ጀምሬያለሁ እንግዲህ ፖፕኮርን የሚባለውን በሚያበሳት እሱን ለመጠቀም እያዘጋጀ ነው ማለት ነው። መጠጦችንም አዘጋጃለሁ ያው ፊልምስ ያው እንዳይደብራቸውም መጠጥ እየጠጡ ነው ማለት ነው የሚያዩት እና። ይሄ ሰው የተለያዩ ነገሮችን እያዘጋጀ ነው ማለት ነው። ለማታ ወይም ጓደኞቹ ሲመጡ ስለዚህ መጣጣቶችንም ጨምሮ እያዘጋጀነ ማለት ነው። ሁሉም በሶፋ ላይ እንቀመጣለን ሁሉም ጓደኞቹ የሚመጡት ወይም ፊልሙን እዛ ቤት የሚያዩት ሁሉም ሰዎች ጾፋ ላይ ይቀመጣሉ ማለት ነው ስለዚህ ቁጭ ብለው ነው የሚያዩት ማለት ነው። መብራቱን እናጠፋዋለን ያው ፊልሙን በደንብ ለማየት እና ድምቀት እንዲኖረው መብራት ያጠፋሉ ማለት ነው። መብራት ባኖረበት ጊዜ በድምቀት ይታያል ማለት ነው ጨለማ ሲሆን ፊልሙ ብቻ ላይ ይሆናል ማለት ነው የነሱም ትኩረት በደንብ ያያሉ ማለት ነው። በትልቁ ስክሪን እንመለከታለን እንግዲህ ሰፋ አድርገው ነው ማለት ነው የሚያዩት በትልቅ ስክሪን በሰፊ ስክሪን ላይ ያያሉ ማለት ነው። አንዳንድ ጊዜ እናስቀዳለን ያው አሁን በመካከል ይጠጣሉ ማለት ነው። ለዛም ያስቀዳሉ አስደታች ክፍሎች ላይ እንወያያለን። እንግዲህ የሆነ ደሴ የሚላቸው ክፍል ሲያው ይበልጥ ደስታቸውን ከጓደኞቹ ጋር ወይም አብሮ ከሚያዩት ሰዎች ጋራ ከእነሱ ጋር ይወያያል ማለት ነው እና አብረው እየተወያዩ ስለዛ ነገር ይነጋገሩበታል ያወሩበታል ማለት ነው። ካለቀ በኋላ እንነጋገራለን እንግዲህ ፊልሙን አዩ ፊልሙ ወደ መጨረሻው ወይም ተገባደደ ወይም አለቀ ማለት ነው። ያኔ ምን አዩ ምን ተረዱ ምን ደስ አላቸው ወይስ ፊልሙ ምን ቢሆን የጎደለው ነገር አጠቃላይ ስለ ፊልሙ ህይወታ ይወያዩልን ማለት ነው። ከዛም ለምንድነው እወስዳለሁ ማለት ነው? እንግዲህ ፊልም ማለት በአብዛኛው ፊልም የሚሰሩ ሰዎች ታሳቢ የሚያደርጉት እያዝናኑ ወይንም ሰዎችን እያሳቁ ሰዎችን እያፍታቱ የሆነ ቁም ነገርን ማስጨበጥ ማስተማር ስለሆነ። ያኔ እንግዲህ ከዛ ምን እንደተማሩ ከዛ ከፊልሙ ምን እንዳዩና ምን ጎደለ የሚለውን ነገር ደግሞ ይወያያሉ ማለት ነው። ምን እንደወደድን እናጋራለን። ሁሉም እንግዲህ በየተራው የወደደውን ክፍል ከፊልሙ የተመቸው ክፍል እና ለሱ ደስ ያሰኘው ክፍል የትኛው ነው የሚለውን ይናገራል ማለት ነው። ፊልሙን እስከመጨረሻ እንዲያው ያደረገው ነገር እንግዲህ ያልጠበቀው ፊልም መጨረሻ ላይ ክስተት ሊሆን ይችላል። ነገር የለም እንደዚህ አይነት ህይወት ነው የሚያመሳስለው ካራክተር ሊሆን ይችላል። ከዛ ፊልም ውስጥ እንዲሁም በተጨማሪ ደግሞ የሚያስቅና የሚያዝናና ክፍል ሊሆን ይችላል። ሁሉም እንግዲህ የወደደውን ለሌሎች ጓደኞቹ ያረጋጋል ያጋራል ማለት ነው። የፊልም ምሽት የመዝናኛ ጊዜ ነው። እንግዲህ ፊልም ሰው የሚያየው ለድብርት አይደለም አብዛኛውን ለመዝናናት ነው። ለሌላ ነገር አይደለም ዋናኛ አላማው ሰው የሚያወር ፊልምን ለመዝናናት እና የተለያዩ ነገሮችን ለማየት ነው ማለት ነው። ይሄም ያዝናናል ማለት ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል። ያው ከጓደኞቹ ጋር አብሮ ጊዜ ፊልም እያዩ ይሄ ጥሩና ለሱ ተመራጭ ጊዜ ነው ማለት ነው። የማይረሳት ጥሩ ትዝታና ጥሩ ታሪክ ነው ማለት ነው። እንግዲህ ጓደኝነትንም ያጠናክራል እና እጅግ ብዙ ጠቃሚ እተናሃለሁ ማለት ነው። ጊዜንም አብሮ ለማሳለፍ ጥሩ አጋጣሚ ነው ማለት ነው። ፊልም በማየት አብረው እየተጨዋወቱ እየተሳሳቁት ደስ የሚልና የሚያዝናና ጊዜ አብረው ያሳልፋሉ ማለት ነው

በጣም ሁሉም ደስተኛ ይሆናሉ ቤተሰብ ሁሉ ይሰባሰባል አዳዲስ ልብሶችን እንገዛለን ስኬሬዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበባዎችን እናስቀምጣለን ጎረቤቶች እርስ በርሳቸው ይጎበኛሉ ልጆች በጣም ይደሰታሉ ሁላችንም አምረን እንበላለን አገሬ ዘፈናዎችን እንዘፍናለን የቤተክርስቲያን ድወል ይሰማል ሁሉም ሰው በረከት ይለዋወጣል ይህ የበአል ጊዜ ነው። በዓላት ህይወትን ይሞላሉ። በዓል ሲመጣ ሁሉም ደስተኛ ይሆናል ያው እንግዲህ በዓል በአመት የሚመጣ እንደውም ጊዜን ጠብቆ የሚመጣ ስለሆነ ያ እጅግ ደስተኛ ያደርጋል ማለት ነው። ማንም ሰው። በአመት አንድ ጊዜ የሚመጣን በዓል ተጠባቂ ያደርገዋል እንግዲህ በአመት አንድ ጊዜ። ሲያገኙት ያንን ነገር ተጠባቂ እና ደስ የሚል ነገር ይሆናል ማለት ነው። ምክንያቱም በአመት አንዴ የምታገኘው ነገር ለዛ ነገር ደስተኛ አለመሆን አይቻልም ማለት ነው። ቤተሰቡን ይሰባሰባል። ያው እንግዲህ ይህንን በዓል ለማክበር እንደ ባህልም እንዲሁም ሃይማኖታዊ ትእዛዝም ሊሆን ይችላል። ስለዚህ እንደ በዓሉ ሁኔታ ሁሉም ይሰባሰባል በዓል ሲባል አንድ ሰው ብቻውን አይደለም የሚያከብረው። ስለዚህ ሁሉም ሰው ይሰባሰባል አብዛኛው ቤተሰብ በአንድ ላይ ይሆናል ማለት ነው። አዳዲስ ልብሶችን እንገዛለን። ያው እንደ ባህል እንደ ልምድም ሆኖ ያው እንግዲህ አንዳንድ ሰው ለባህል ነው ማለት ነው። ልብስ የሚገዛው ለበአል አእምሮና ደምቁ። ለማዋል እና ለመድመቅ ሲባል አዳዲስ ልብሶችን ሁሉም ሰው አብዛኛው ሰው ይገዛል ማለት ነው። ጽጌሬዳና እንጀራ እናዘጋጃለን። እንግዲህ አበቦችና እንጀራዎችን ምግቦችን ያዘጋጃሉ ማለት ነው። ለዚህ ለበዓሉ ያው በዓሉ ላይ የምግብ ስነ ስርዓት ስለሚኖር ሁሉም ተሰብስቦ ስለሚበላ ማለት ነው። እንዲሁም ተጋባዥ እንግዶች ስለሚኖር እነሱ ለእነሱ ምግብ ይዘጋጃል ማለት ነው። ቤቱን እናጸዳለን። ቤቱ ደግሞ ልዩ ውበት ይኖረዋል ማለት ነው። ልዩ ገጽታ ይኖረዋል ማለት ነው። እና ቤቱ ይጸዳል ማለት ነው። አበባዎችን እናስቀምጣለን ያው አበባዎች ይቀመጣሉ በዛም ጥሩ ገጽታዊ ህይወት ያልጥሩ ይሆናል ማለት ነው። ጎረቤቶች እርስ በእርሳቸው ይጎበኛኛሉ እንግዲህ አንድ ጎረቤት ሌላውን ጎረቤት ይጠያየቃል አብረው ይጎበኛኛሉ ይሰበሰባሉ ማለት ነው። ስለዚህ ጥሩ ነገር ነው። ማለትም ልጆች በጣም ይደሰታሉ። እንግዲህ ልጆች ያ በዓል ሲሆን አብረው ይጫወታሉ ከአንዱ ከአንዱ ጋር ይቀላቀላልና ያ በጣም ደስ የሚል ነው ማለት ነው። ሁላችንም አብረን እንበላለን። እንግዲህ ቤተሰቡም ጎረቤቱም አንድ ላይ ተሰብስቦ ምግብ አንድ ላይ መመገብ በባል የተለመደ ነው ማለት ነው። እንግዲህ እነሱም ይሄን ያደርጋሉ ማለት ነው። ሀገሬ ዘፈኖችን እንዘፍናለን እንግዲህ ባህላዊ የሆኑ የተለያዩ ጭፈራዎች የተለያዩ ዘፈኖች ይኖራሉ። ያንን እንደሚያከናውኑ ነው ማለት ነው። የቤተክርስቲያን ደወል ይሰማል እንግዲህ በበዓላት ሃይማኖታዊ በዓል ከሆነ ይህ በዓል የሚደወል ደወል ነገር ይደወላል ማለት ነው። ሁሉም ሰው በረከት ይለዋወጣል እንግዲህ ሁሉም የየራሱን ይለዋወጣል አብሮ ይደሰታል አብሮ ይውላል ማለት ነው። ስለዚህ በዓሉን አብሮ በመተሳሰብና በአንድነት ያከብራል ማለት ነው። ይህ የበአል ጊዜ ነው። እንግዲህ እነዚህ በዓል በሚመጡበት ጊዜ ሁሉም አካባቢ የራሱ የሆነ አካባቢ ስርዓት ይኖረዋል ማለት ነው። እናም ይህ የበአል ጊዜ ነው ይባላል ማለት ነው። በዓላት ህይወትን ይሞላሉ ያው እንግዲህ በአመት አንድ ጊዜ ተጠብቀው የሚመጡ በዓላት። ህይወትም ሙሉ አደርጋለሁ ማለት ነው። የተነፋፈቀ እና ተለያይቶ የቆየን በተሰበ አንድ ላይ ያደርጋሉ። ጎረቤትን ከጎረቤት ጋር በአንድ ማዕድ እንዲቋረሱ ያደርጋሉ ማለት ነው። ይህ ደግሞ ትልቅ ነገር ነው ማለት ነው። ህፃናት ባንድ እንዲጫወቱ ያግዛል ማለት ነው። እና ህይወትን ይሞላል። በዓላት ያው በበዓላት አዲስ ልብስ ትገዛለህ ቤትህን ታጸዳለህ። እንግዲህ ቤትህም የሚቀይርህ ይኖራል ማለት ነው። በዓል ጠብቆ እና የተለያዩ ነገሮች ለውጥ ይኖራሉ ማለት ነው። በበዓል ይህም እንግዲህ ጥሩ ነው። ማለትም ለህይወት ጠቃሚ ነገር በረከትን ይዞ ይመጣል ማለት ነው። በዓል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

አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልት እና ፍራፍሬ እገዛለሁ ሻጮች ጥሩ ናቸው ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችም እገዛለሁ ሰዎች በብዛት አሉ ድምጽ እና እንቅስቃሴ ይሰማል ገበያው በጣም ተንቀሳቃሽ ነው። ትኩስ እቃዎች ማግኘት ደስ ይላል የቤት እቃዎች ሁሉ ይገኛሉ ይህ እለት። ሁሌ እጠብቃለሁ ከራጢ በከረጢት እሸከማለሁ ገበያ መሄድ አስደሳች ነው። ያው የምንፈልገውን ነገር ስለምናመጣ የሚያስፈልገንን ነገር ስለምናገኝበት ገበያ መሄድ ደስ ሊለን ይችላል ማለት ነው። እንዲሁም አንዳንድ ሰዎች አዳዲስ ነገርን መግዛት አዲስ ነገር ማምጣት ደስ ይላቸዋል ማለት ነው በዛ ምክንያት። ገበያ መሄድ አስደሳች ሆኖ እናገኘዋለን ማለት ነው በየሳምንቱ እሄዳለሁ እንግዲህ። በየሳምንቱ ገበያ እቅድ አለው የመሄድ ማለት ነው እሁድ ሊሆን ይችላል ወይም ከስራ ቀን እረፍት መልስ ሊሆን ይችላል በየሳምንቱ ገበያ መሄድ እንደሚያበዛ እና በየሳምንቱ ገበያ መሄድ እንደሚወድ ይነግረናል ማለት ነው። ብዙ ነገሮች አሉ ያው ገበያ እንደሚታወቀው ሰፊ ነው እጅግ ብዙ ነገሮች ይኖራሉ የተለያዩ አልባሳት የምግቦች የጌጣጌጦች የኤሌክትሮኒክሶች እና እነዚህን ጨምሮ ብዙ እቃዎች ይኖራሉ ማለት ነው። አትክልት እና ፍራፍሬ ይገዛሉ ያው ለምግብነት እንግዲህ በየሳምንቱ ስለምሄድ። ያው ሰው ሁልጊዜ በየሳምንቱ ሊገዛ የሚችለው ምግብ ነክ ነገሮችን ነው ምክንያቱም ኤሌክትሮኒክሶች በአመት በወር ልብሶችም እንዲህ ቆይቶ እና ዘግየት ብሎ የሚገዙ ናቸው ግን በየሳምንቱ አትክልት እና ፍራፍሬን ትገዛለህ ማለት ነው። ምክንያቱም የሰው ልጅ ሁሌም መመገብ ስለሚኖርበት ማለት ነው። ሻጮች ጥሩዎች ናቹ ያው ሻጮቹ እንግዲህ ያቀርባሉ እቃቸውን እና ዋጋንም ስለሚነጋገሩ ጥሩ ናቸው ማለት ነው ምክንያቱም ዋጋው በድርድር እና በንግግር ነው። የኔ ይሁን በሚል ሀሳብ ብቻ አይሆንም ማለት ነው ከሻጮቹ ጋር መነጋገር እንዲሁም ድርድር አለ ማለት ነው። ይህም ዋ ሻጮቹ እንግዲህ ጥሩነታቸውን ያመላክታል ማለት ነው ለዋጋን ለመነጋገር ክፍት መሆናቸውን። አንዳንድ ጊዜ ትንሽ ቀንሳለሁ አንዳንዴ እንግዲህ እነሱ ከሚሉት ዋጋ ቀነስ አርጎ ይናገራል ማለት ነው። ይሄ ሰው እነሱ ባሉት ብቻ አይሆንም እነሱ የሆነን ዋጋ ይጠሩለታል እሱ ደግሞ ከዛ ቀነስ አርጎ ይገዛቸዋል ወይም ይነግራቸዋል ማለት ነው። ደረቅ እቃዎችንም እገዛለሁ ያው ደረቅ እቃ ሚባሉት አትክልት እና ፍራፍሬ እርትም ነው እነሱን ጠቅሷል ከዛም ውጭ ደረቅ እቃዎችን እገዛለሁ አለ እንግዲህ እነዚህ ደረቅ እቃዎች የቤት እቃዎች ሊሆኑ ይችላሉ ምግብ ማብሰያ። እንዲሁም መመገቢያ እንዲሁም ሌሎች እቃዎች ለተለያየ ጥቅም የሚውሉ ሊሆኑ ይችላሉ ማለት ነው። ደረቅ እቃዎች በመባል የተጠቀሱት ሰዎች በብዛት አሉ ያው የታወቀ ነው ገበያ ብዙ ሰው ይኖራል ብዙ ገዢ ይኖራል ማለት ነው። ያው ሁሉም ሰው ለየራሱ ሲል የየራሱ የሚገዛው አይነት እቃ ይኖራል እንደዛም ሲባል ብዙ ሰዎች ሊሰበሰቡ ይችላሉ ማለት ነው። ድምጽ እና እንቅስቃሴ ይሰማል ያው ሁሉም ሲነጋገር አንዱ ሲጠይቅ አንዱ በዋጋ ሲነጋገር ሌላው ሲመልስ ሻጭም ገዥም እንግዲህ ድምጽ ይኖራል ማለት ነው። ገበያ ላይ እንቅስቃሴዎችም ከአንዱ ወደ አንዱ ለማማረጥ ያው እንግዲህ ገበያ ሲባል ወከባ እና እንቅስቃሴ ግርግር አይጠፋም ማለት ነው ድምጽም ይሰማል እንቅስቃሴም ይሰማል ማለት ነው። ገበያው በጣም ተንቀሳቃሽ ነው ያው ሁሉም ወዲያ ወዲህ ይሯሯጣል ማለት ነው የሚፈልገውን ገዝቶ ለመሄድ። ሻጭም ደግሞ አሳምኖ ለደንበኞች ጥሩ እቃ ለማቅረብ አንደኛውም ዋጋ ለማማረጥ የተለያዩ እቃዎችን አማራጮችን ለመፈለግ እንቅስቃሴ ይኖራል ማለት ነው። ትኩስ እቃዎችን ማግኘት ደስ ይላል ያው ትኩስ እቃዎች ማለት እንግዲህ አዳዲስ እቃዎች ወይም አዲስ ወደ ገበያ የገቡ ለምሳሌ አትክልት እና ፍራፍሬ ብናይ ሳይበላሹ ለምሳሌ እንደ ሽንኩርት ያሉ ቶሎ ሊበላሹ የሚችሉ እነዚህ ፍራፍሬዎች ትኩሳቸውን ካገኘህ በጣም ጥሩ ነው ማለት ነው። እና እንዲሁም አልተበላሹም ጥሩ የሆነን ጥቅም ይሰጣሉ ማለት ነው ስለዚህ ያንን ማግኘት ደግሞ ደስ ይላል ወይም አስደሳች ነው ማለት ነው። የቤት እቃዎች ሁሉ ይገኛሉ ያው የቤት እቃ ማንኛውም ለቤት የሚያስፈልግ እቃ የቤት ማስዋቢያ ሊሆን ይችላል ግርግዳዎች ላይ የሚሰቀሉ እቃዎች እንደዚሁም የተለያዩ እቃዎች የምናስቀምጥባቸው ሊሆኑ ይችላሉ ቤት ውስጥ የምንገለገልባቸው የትኛውም አይነት እቃ ቤት ውስጥ እንግዲህ አንድ ሰው ሲኖር ብዙ ነገር ያስፈልገዋል። መተኛ ምንጣፍ እነዚህ እቃዎች መቀመጫ ሊሆኑ ይችላሉ ምግብ ማብሰያ ወይንም የመመገቢያ መጠጫ ሊሆኑ ይችላሉ ማለት ነው። እና እነዚህን የቤት እቃዎች እዛ ገበያ ማግኘት ትችላለህ ያው ሰው ከገበያ ነው ሚገዛው ሌላ ከየትም። አምርቶ አይጠቀምም ያው አምራቾች ትንሽ ብቻ ነው ሚሆነው አምርቶ ሚጠቀመው አብዛኛው ሰው ከገበያ ገዝቶ ነው ሚጠቀመው ስለዚህ እነዚህ የቤት እቃቶች እዛ ገበያ ይገኛሉ ማለት ነው። ይህ እለት ሁሌ እጠብቃለሁ ያው በሳምንቱ ወደ ገበያ ሚሄድበት ይሄን እለት ይጠብቀዋል ማለት ነው ምክንያቱም በሳምንቱ የምግብ ፍጆታዎችን ሊሆን ይችላል ወይንም ሌሎች እቃዎችን ለመግዛት ስለሚሄድ ገበያ። ይጠብቀዋል ማለት ነው። በከረጢት እሸከማለሁ ያው ከረጢት ውስጥ አድርጎ የገዛቸውን እቃዎች አትክልት እና ፍራፍሬዎች እንዲሁም ደረቅ ነገሮችን እነዛን የገዛቸውን ሁሉ በከረጢት አርጎ ትከሻው ላይ አርጎ ተሸክሞ ይመጣል ማለት ነው። እና ይህም የተለመደ ነው ማለት ነው። በአብዛኛው ጊዜ እንደዚህ ነገር ይደረጋል

ልምዴ ጥሩ አይደለም ብዙዉን ጊዜ ዘግቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል ማለዳ ለይ በጣም እደክማለሁ። ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይመክራሉ ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬም ከመተኛቴ በፊት ማስቀመጥ አለብኝ የእንቅልፍ ጤንነት አስፈላጊ ነው ይህ መለወጥ እፈልጋለሁ። ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ ይላል እንግዲህ ያው አንድ እንቅልፍ መተኛት ያቃተው ሰውና እንቅልፍ ልምድ ጥሩ ያልሆነ ሰው። የተናገረው ንግግር ነው ማለት ነው ይሄ የእንቅልፍ ልምድ ጥሩ አይደለም። ያው እንግዲህ አብዛኛውን ጊዜ እንቅልፍ ልምዱ ጥሩ አይደለም ማለት ነው ብዙን ጊዜ ዘግይቼ እተኛለው ማታ አምሽቶ የተኛል ማለት ነው ወይም በጊዜ በሰአቱ አይተኛም ማለት ነው። ፊልም እመለከታለሁ ወይም አነባለሁ እንግዲህ ማታ የሚያመሽበት ወይም የሚዘገይበት ጊዜ ከመተኛት አንደኛው ፊልም መመልከት ሌላኛው ደግሞ ንባብ ወይንም መጽሐፍትን በማንበብ ነው ማለት ነው ከዛ ለመነሳት ከባድ ይሆናል። ጠዋት እንግዲህ ለመነሳት ይከብዳል ወይም ያስቸግራል ማለት ነው። ወይንም አሁን ከፊልሙ ወይም መጽሐፍ እያነበበ ከዛ ተነስቶ ለመተኛት ወይ በፊልሙ ተመስጧል ወይ በሚያነበው ነገር ተመችቶታል ማለት ነው ይህም ከባድ ይሆንበታል ማለት ነው። ማለዳ ላይ በጣም እደክማለሁ ማታ ሰላመሸ ጧዋት በጧዋት ለመነሳት ወይም ማለዳ ለመነሳት ይደክማል ማለት ነው ስለዚህ ይህ ልምድ እንዳስቸግረው ይናገራል ማለት ነው። ቡናዬ ያስፈልገኛል ያው እንግዲህ ቡና ያስፈልገዋል ወይንም ይፈልጋል የመተኛት መርሃ ግብር ማዘጋጀት አለብኝ እንግዲህ ይሄ መርሃ ግብር የምንለው አንዴን ስራ የምንሰራበት ቅድም ተከተል ወይንም የአሰራር ሁኔታ ነው ማለት ነው እና እሱ ያስፈልገዋል ወይም እንግዲህ ይህንን መርሃ ግብር ማዘጋጀት እንደሚፈልግ ይናገራል ማለት ነው። ዶክተሮች ስምንት ሰዓት ይመክራሉ ያው እንዲሚታወቀው ጤናማ የሆነ ውሎ ለመዋል ወይም ጤናማ የሆነ ህይወትን ለመምራት በቀን ስምንት ሰዓት መተኛት እንዳለበት አንድ ሰው ይመክራሉ ማለት ነው። እንግዲህ ከሃያ አራት ሰዓት ውስጥ ስምንት ሰአቱን ለመኝታ ወይንም በመኝታ ማሳለፍ በእንቅልፍ ማሳለፍ ይህ ለሰው ልጅ ጤናማ የሆነ ውሎ ወይንም ጤናማ የሆነ ስራ ውሎ ለማሳለፍ ወይንም አጠቃላይ ለጤንነቱ እጅግ አስፈላጊ ነው ማለት ነው ከዛ በላይ ከበዛም በሽታ ሊሆን ይችላል ሲያንስም እንግዲህ ችግር ነው ማለት ነው። ግን እኔ ስድስት ያህል እተኛለሁ ይሄ ሰው እንግዲህ ሁለት ሰዓት ቀንሷል ማለት ነው። ኖርማል መደበኛ ሰው ከሚተኛው እንቅልፍ ወይም መደበኛ ሰው ከሚያደርገው ወይም ከሚወስደው የእንቅልፍ ሰዓት እሱ በሁለት ሰዓት ቀንሷል ማለት ነው ይሄ ደግሞ በቂ አይደለም ማለት ነው። የስድስት ሰዓት ስለዚህ መጨመር አለበት ስልኬን በፊት ማስቀመጥ አለብኝ አዎ ስልኩን እንግዲህ ወደ መኝታ ሲሄድ አስቀምጦና ቸርጆ ወይንም ሌላ ቦታ አስቀምጦ መሄድ ይፈልጋል ማለት ነው ምክንያቱም እንቅልፉን ነው በደንብ መተኛት እንዲችል ስልኩን ማስቀመጡ ተመራጭ ነው ማለት ነው። ስልኩን ካስቀመጠ ፊልም አያይም ሌላም ነገር ቻትም ይጻጻፍ ከሆነ አይጻጻፍም ይተኛል ማለት ነው። የእንቅልፍ ጤንነት አስፈላጊ ነው ያው እንቅልፍ ጤነኛም ሆነ ጤዬናማ መሆን አለበት ይህም አስፈላጊ የሚሆነው ቀን ላይ እንግዲህ ስራ ይኖረዋል ይህ ሰው ትምህርት ሊኖረው ይችላል ወይም ሌላ ንግድ እንዲሁም ስብሰባ ሊኖረው ይችላል ወይም ሌላ ሰራ ሊኖረው ይችላል ማለት ነው። ስለዚህ ቀን ጤናማ የሆነ ጥሩ ስራን ሲሰራ ለማዋል ወይም ለጥሩ ስራ ሲባል እንግዲህ የሌሊቱ እንቅልፍ ወሳኝ ነው ማለት ነው። ሌሊት ማረፍ አለበት የሰው ልጅ ካላረፈ ማሽን አይደለም ሃያ አራት ሰዓት መስራት አይችልም። ስለዚህ የሰው ልጅ ጭንቅላት ቢዚ ሊሆን ይችላል ይህንን ደግሞ ጭንቅላቱም ሰውነታችንም አካላችን የሚያርፈው በእንቅልፍ ነው ማለት ነው። እንደገና እንደ አዲስ የሚነሳው እረፍት አድርጎ ስለዚህ እንቅልፍ ለጤንነትም ለተለያዩ ነገር እጅግ አስፈላጊ ነው ማለት ነው። ይህን መለወጥ እፈልጋለሁ እንግዲህ ይሄን ያተናኘት ስርዓቱን በመርሃ ግብር አውጥቶ ስድስት ሰዓት የነበረውን ወደ ስምንት ሰዓት ለማድረግና ዘግይቶ መተኛቱን ለመቀየር እንዲሁም ጠዋት እንዳይደክመው ጠዋት ጠንክሮና በርትቶ ለመነሳት ማለዳ ላይ ይህንን ነገር መለወጥ እንደሚያስፈልገው ይናገራል ማለት ነው። በእረፍት የተሻለ እሰራለሁ ያው እረፍት ካደረገ እንግዲህ ቀን ላይ የተሻረለ ይሰራል ማለት ነው። ማታ በደንብ እረፍት ካደረገ በቂ እንቅልፍ እስከ ስምንት ሰዓት ከተኛ ቀን ላይ ትምህርት ቤት ከሆነ አያንቀላፋም በጥሩ ሁኔታ ትምህርቱን ወይንም ሌክቸሩን ተከታትሎ ይመለሳል ማለት ነው። እንደዚሁም ንግድም ከሆነ ንግዱን አሳልጦ በደንብ ሲሸጥ ዉሎ ይመለሳል በንቃት እና እንዲሁም ያለ ድብርት በደንብ ስራውን መስራት ያስችለዋል ማለት ነው። እንዲሁም የተለያየ የቢሮ ስራዎች ሊሆን ይችላል ስብሰባዎች ሊሆን ይችላል እንዲሁም ደግሞ አሽከርካሪም ሊሆን ይችላል ማለት ነው። ለምሳሌ አሽከርካሪ ከሆነ ቀል ላይ የሚያንቃላፋውና ጥሩ እንቅልፍ የማይተኛ ከሆነ ሊደክመው ይችላል እንዲሁም ሊያንቃላፋው ይችላል እና በዛ አጋጣሚ አልተሆነ ወይንም ያልተፈለገ አደጋ ሊፈጠር ይችላል ማለት ነው። እና ስለዚህ የቀን እንቅልፍ ወይንም የቀን እረፍት አስፈላጊ በመሆኑ ቀን የተሻለ ለመስራት ማረፍ እና የተወሰነ እረፍት በቂ የሆነ እስከ ስምንት ሰዓት የሚደርስ እረፍት ወይም መተኛት እንቅልፍ ያስፈልጋል ማለት ነው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

በሚዘንብበት ጊዜ ቤት ውስጥ ቆያለሁ የዝናቡ ድምጽ ያረጋጋኛል ከመስኮት አጠገብ ተቀምጬ እመለከታለሁ ሞቅ ያለ ሻይ መጽሐፍ ማንበብ እወዳለሁ። ውጪ ሁሉ ቦታ አርጥብ ነው ሰዎች በጃንጥላ ይራመዳሉ ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው እህሎች ያድጋሉ ይህን የአየር ሁኔታ እወዳለው ቤት ውስጥ ሙቅ እና ዴሄህንነት አለ። ያው እንግዲህ ዝናብ በሚዘምበት የሚፈጠረውን ሁኔታ ወይም ዝናብ በሚዘምብበት ጊዜ የሚታየውን ክስተት እያብራራ ነው ማለት ነው። ያው ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ ነው። እንግዲህ ዝናብ ሲዘንብ በአብዛኛው ሰው የሚያደርገው ነገር ነው ማለት ቤት ውስጥ መቆየት ምክንያቱም ዝናቡ ያረጥበናል ወይንም ልብሳችንን እንዳበሰብሰው ይችላል። በዛ እንኛኛ እንረጥባለን ስለዚህ ያ ደግሞ ለኛ ቅዝቃዜ ብርድ እና ቅዝቃዜ እንጋለጣለን ማለት ነው። የዝናቡ ድምጻ ያረጋጋኛል ያው ዝናብ ሲዘንብ ደስ ይላል ከመሰማይ እንግዲህ ሲዘም በረከትን ይዞ ነው የሚመጣው የሚያረጋጋ ድምጽ አለው ማለት ነው። ከመስኮት አጠገብ ተቀምጬ እመለከታለሁ ያው እንግዲህ በመስታወት ወይንም መስኮት አጠገብ ቁጭ ብሎ ዝናቡ ሲዘንብና ሲወርድ ይማያት ያስደስታል ማለት ነው እሱም ያረጋጋል ማለት ነው። ሞቅ ያለ ሻይ እጠጣለሁ ለብርዱ እንግዲህ ሞቅ ያለ ሻይ መጠጣጣት ጥሩና አስፈላጊ ነገር ነው። በዛውም መጽሐፍም ማንበብ እወዳለሁ ነው የሚለን እንግዲህ መጽሐፍ ማንበብ በዛ ሰዓት ተመራጭ ይሆኗል ልዩ ዲባብ ልዩ ስሜት ይሰጣል ማለት ነው። ውጪ ሁሉም ቦታ እርጠብ ነው ያው ዝናብ ጎርፉ ይኖራል እንዲሁም ደለል ምናምን ስለሚኖር ያ ነገር እንግዲህ ጭቃ ይሆናል ማለት ነው። ሁሉም ቦታ አርጥበት ይሆናል ያኔ ለመሄድ ብዙ ምቹ አይሆንም ጫማችን ጭቃ ይሆናል ሊያድጠን ይችላል ስለዚህ ቤት መሆኑ የተመረጠ ነው። ማለት ነው ሰዎች በጃንጥላ ይራመድ ይራመዳሉ እንግዲህ ያው ሰው የሆነን ነገር ሊያስፈልገው ይችላል በዚያን ሰዓት ያኔ መውጣት ሲፈልግ ጃንጥላ ይዞ ዝናቡን ትንሽ ይከልልላቸዋል ማለት ነው ያኔ በጃንጥላ ሊረማመዱ ወዲያና ወዲህ ሊሄዱ ሊንቀሳቀሱ ይችላሉ ማለት ነው። ማውራት ድምጽ አይሰማም ያው ጩኸት ስለሚኖር የቤቱ ጣራ ጩኸት ይኖራል ማለት ነው እንዲሁም መብረቅና ጉሮሮምታ የሚባለው ነገር ሊኖር ስለሚችል ያኔ ቢወራም የሚወራው ነገር ለመደማመጥ ያስቸግራል ማለት ነው። ተፈጥሮ እየታጠበ ነው ያው ዝናብ ሲዘንብ እንግዲህ ተፈጥሮ ተክሎች መሬት እና የተለያዩ ተፈጥሮ እንግዲህ የሚባሉ ድንጋይን ጨምሮ እነዚህ ይታጠባሉ ማለት ነው። እነሱም ርጥብ ይሆናሉ ይረጥባሉ ያኔ እንግዲህ ጽዱ ይሆናል ማለት ነው ሰማውም ምድሩም ጥርት ይላል ማለት ነው። ዝናብ ለመሬት በረከት ነው። ያው እንግዲህ ዝናብ ሲዘንብ ለመሬት በረከት ነው መሬት ከሞተች በኋላ ወይንም ደርቃ አቧራ ከሆነች በኋላ ዝናብ መጥቶ ነው የሚያረጋጋት ከዛ በኋላ የተለያዩ ነገሮችን ታበቅላለች ማለት ነው። ሳሮችን እህሎችን ዛፎችን እና የተለያዩ አይነት እጽዋቶችን ዛፎች ያድጋሉ እህሎችም ያድጋሉ እና እጅግ በጣም በረከት ነው ማለት ይህ መሬት እርጥብ ትሆናለች አረንጓዴ ትሆናለች ለምለም ትሆናለች ማለት ነው። ስለዚህ ያቺ ድርቃ የነበረችው መሬት እንደገና ለምለምና እርጥብ ትሆናለች ማለት ነው ይህም እጅግ ጠቃሚና ጥሩ ነገር ነው ማለት ነው። እህሎች ያድጋሉ ያው እንግዲህ እህሎች በዚህ ሰዓት ያድጋሉ ማለት ነው ዝናብ ሲያገኙ ለእድገታቸው ውሃ ያስፈልጋቸዋል ዉሃ ዋናው ማዕድን ነው ማለት ነው ያኔ እድገታቸው ይጨምራል አሪፍ ይሆናሉ ይፋፋሉ ስለዚህ አረንጓዴ ይሆናሉ ማለት ነው። መሬት በዛን ጊዜ እጅግ ውብ እና ማራኪ ትሆናለች ማለት ነው ወንዞች ይሞላሉ ውሃዎች ይኖራሉ ስለዚህ ይህ እንግዲህ በጣም ደስ የሚለው ጊዜ ነው ማለት ነው። ዝናብ የሚዘምበት ወቅት ይሄ አየር ሁኔታ እወደዋለሁ ያው አረንጓዴ ይሆናል የተረጋጋ ይሆናል አቧራ የለም እርጥበታማ ይሆናል ስለዚህ ይህ ልዩ ውበት እና ድንቅ ነገር ነው ማለት ነው። ቤት ውስጥ ሙቅ እና ደህንነት አለ ያው ደህንነት ጎርፍ አይወስድህም ጉሩሩምታም ከሆነ አያስፈራሀም መብራቅ ሊኖር ይችላል ማለት ነው። እንዲሁም ሙቃቱ ደግሞ ከቅዝቃዜው ይከላከልናል ስለዚህ ቤት ውስጥ መቆየት ዝናብ ሲዘንብ ተመራጭና ጥሩ ነገር ነው ማለት ነው። ምክንያቱም ዝናቡ ሲዘንብ አብሮ ነፋስ ሊኖር ይችላል ቅዝቃዜ እንዲሁም በረዶ ሊኖር ይችላል ማለት አንዳንድ ጊዜ በረዶ ሊያጋጥም ይችላል በረዶ የቀላቀለ ዝናብ ሊዘንብ ይችላል ማለት ነው። እና እንደ አጠቃላይ ዝናብ በሚዘንብበት ጊዜ ቤት እንደሚቆይ እና የዝናቡ ድምጽ እንደሚያረጋጋው እንዲሁም በመስኮት አጠገብ ሆኖ የዝናቡን አወራረድ የጎርፉንና የመሬቱን ሁኔታ ያለውን ግንኙነት ያያል ማለት ነው። በዛ ጊዜም ለቅዝቃዜው ሻይ ይጠጣል እንዲሁም መጽሐፍትን ማንበብ ይወዳል። ወዲወጭ ያው ሁሉም ቦታ እርጥብ ነው ውጭ ላይ ዝናብ ስላለ ሰዎች በጃንጥላ እየተንቀሳቀሰ ይንቀሳቀሳል በዛን ሰዓት እንግዲህ ማውራትም ያው ዲምጹ አይሰማም ቢወራ ማንም ሊሰማ አይችልም ማለት ነው። ያው እንግዲህ መሬት ደግሞ ማነው ዝናብ ለመሬት ትልቅ በረከት ይዞ ይመጣል ቡቃያ እህሎች ያድጋሉ ዛፎች ያድጋሉ ሳሮች ይወጣሉና መሬት እንዲገና ትለምልማለች ልምላሜዋና አረጓዴነቷን ማራኪነቷን ታገኛለች ማለት ነው። ደሞ ዝናብ ሚዘንብበት ወቅት ሰዎች ቤት መቆየት እና ሙቀት እና ደህንነት ይሰማቸዋል ማለት ነው። ቤት በሚቆዩበት ጊዜ

ፊልም እንዲያጠሩ አይደለም ብዙ ጊዜ ዘግቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ ከዛ ለመነሳት ከባድ ይሆናል ማለዳ ላይ በጣም ደክማለሁ ቡና ያስፈልገኛል ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ እኔ ግን ስድስት ያህል እተኛለሁ በቂ አይደለም። ስልኬ ማታም በፊት ማስቀመጥ አለብኝ እንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ በእረፍት የተሻለ እሰራለሁ። የእንቅልፍ እንግዲህ የእንቅልፍ ልምድ ጥሩ አይደለም ሰውዬ ጥሩ የእንቅልፍ ልምድ ወይም ጥሩ የመተኛት ልምድ የለውም ማለት ነው። ብዙ ጊዜ ዘግይቼ እተኛለሁ። ብዙውን ጊዜ እንግዲህ አምሽቶ ወይንም ዘግይቶ ነው ማታ የሚተኛው ይሄን እንግዲህ ጥሩ ያልሆነ ልምድ ነው ማለት ነው። ማታ አምሽቶ ዘግይቶ መተኛት አብዛኛውን ጊዜ የሚመከር እና እንዲሁም ጥሩ የሆነ ልምድ አይደለም ማለት ነው። ማታ በጊዜ መተኛት ይመከራል በአብዛኛው የተለመደው ነገር እሱ ነው ማለት ነው። እና ዘግይቶ መተኛቱ መጥፎ ልምድ ከሚባሉት ወይም ጥሩ ልምድ ካልሆኑት መጽሐፍ ግን ሊመደብ ይችላል ማለት ነው። ፊልም እመለከታለሁ ወይ አነባለሁ ማታ እንግዲህ ከማመሽባቸው ምክንያቶች መካከል እዚህ ከተጠቀሱት ወይ ፊልም ማየት ነው ወይ ማንበብ ነው ማለት ነው። እንግዲህ እነዚህ ከሁለቱ አንዱን ያደርጋል ማለት ከዚያ ለመነሳት ከባድ ይሆናል። ከዛ ጠዋት እንግዲህ ወይንም ከዚህ ከፊልሙና ከንባቡ መነሳት ይከብደዋል ማለት ነው። ወይንም ይሄን ማስቀጠል ያቅተዋል ከዚህ ይህን ትቶ ፊልሙን ትቶ ለመተኛት ወይንም ደግሞ ይህንን እንትኑን ንባቡን መጽሐፉን ትቶ መተኛት ይከብደዋል ማለት ነው። ማለዳ ላይ በጣም እደክማለው እንግዲህ ጠዋት ላይ ለመነሳት ይከብደዋል ወይ ይደክመዋል ሲነሳ ማለት ነው። ማታ በቂ እንቅልፍ አላገኘም አእምሮም ሰውነትም ይደክማል ማለት ነው። በቂ እንቅልፍ ካላገኘን ቡና ያስፈልገኛል በዚህ ሰዓት እንግዲህ ቡና መጠጣት ግዴታ ይሆናል ቡና ያስፈልገዋል ማለት ነው። ለጥሩ እንቅልፍ ለመተኛት ሊሆን ይችላል እንዲሁም ጥሩ እረፍት ለመነቃቃት ጠዋት ላይ ቡና ያስፈልገዋል ማለት ነው። የመተኛት መርሃ ግብር ማዘጋጀት አለብኝ ስንት ሰዓት መተኛት እና ስንት ሰዓት መተኛት እንዳለበት ይህንን በሙሉ ዝርዝር መርሃ ግብር ሊያዘጋጅና በሰአት እንዲጠቀም ያስፈልጋል ማለት ነው። ዶክተሮች ስምንት ሰዓት ይመክራሉ ያው እንደሚታወቀው ጤናማ የሆነ ሰው ወይም ጤናማ ለሆነ ውሎ ጤናማ ለሆነ አእምሮ ወይም ጤናማ ለሆነ ሰውነት በቀን ስምንት ሰዓት መተኛት ያስፈልገዋል ይህ እንግዲህ አብዛኞቹ ዶክሮች የሚመክሩት ነው ማለት ነው። እኔ ግን ስድስት ያህል እተኛለሁ እሱ ግን የሚተኛው ስድስት ሰዓት ነው ማለት ነው። ስድስት ሰዓት ተኛ ማለት በቂ እንቅልፍ አላገኘም ወይም በቂ የእንቅልፍ ሰዓት አልተኛም ስለዚህ ጤናማ አይደለም ማለት በቂ አይደለም ማለት ነው። ስልኬን ከመተኛቴ በፊት ማስቀመጥ አለብኝ አሁን እንግዲህ ከመርሃ ግብር ሊያዘጋጅ ነው ስለዚህ ስልኩን ከመተኛቱ በፊት አስቀድሞ አስቀምጠው ለመተኛት እየወሰነ ነው ማለት ነው። የእንቅልፍ ጤንነት አስፈላጊ ነው ያው እንግዲህ ምንም ጥርጥር የለውም። የእንቅልፍ ጤንነት አስፈላጊ የሚሆንበት ነገር ያው ጤናማ ውሎ ለመዋል ጤናማ ስራ ሲሰሩ ለመዋል እና የተለያዩ ጤናዎችን ለማስተካከል ከዛ ከዛ አንፃር ይህ እንግዲህ ይህ እንቅልፍ ጤንነት ወይም በቂ የሆነ እንቅልፍ መተኛት እጅግ ጠቃሚና አስፈላጊ ነው ማለት ነው። ይህን መለወጥ እፈልጋለሁ ይሄን አምሽቶ መተኛት ማታ ላይ ፊልም ማየት እና የተለያዩ ነገሮችን ማንበብ ይህንን መቀየር እና በሰአት ተኝቶ በመርሃ ግብሩ ጠዋት ላይ ደግሞ ያለድካም ንቁና ብቁ ሆኖ መነሳት ወይም መቀጠል ያስፈልጋል ማለት ነው። ማታ ላይ በጊዜ ከተኛና ካረፈ ብቁ ከሆነ ጠዋት ላይ መነሳት አይከብድም ጠዋት ላይ ሲነሳም አይደክም ማለት ነው። በእረፍት የተሻለ እሰራለሁ እንግዲህ በእረፍት የተሻለ መስራት ያስፈ ይቻላል ማለት ነው። አርፎ ከእንትን ካለ ካደረ ወይንም ጥሩ እረፍት ወይም ጥሩ እንቅልፍ ካደረገ ያኔ ጥሩ መስራት ይችላል ጥሩ ነገር ማድረግ ይችላል ማለት ነው። ስለዚህ በእረፍት ጥሩ ስራ መስራት ይቻላል እረፍት ማድረግ ለተሻለ ስራ ጥራት ላለው ስራ አስፈላጊና ጠቃሚ ሆኖ ይገኛል ማለት ነው

ትራፊክ በጣም የሚበዛለት ሰዓት ያህል አልተንቀሳቀሰም። መኪናዎች ረዣዥም ወረፋ ፈጥረዋል። ሁሉም እየጮሁ ነው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያነጋግራሉ፣ ሌሎች ሙዚቃ አዳምጣሉ። እኔ ውጪ እመለከታለሁ። ፀሀይ በጣም ታቃጥላለች። ሙቀቱ ይበዛል። መዘገየቱ ያበሳጀኛል። ለስብሰባዬ ዘግይቼ ደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል። መጨረሻ ይንቀሳቀሳል። ዛሬ ትራፊክ በጣም ይበዛል፣ እንግዲህ ትራፊክ ብዙ ነው ማለት ነው። ቀኑ የገበያ ቀን ሊሆን ይችላል፣ እንዲሁም ንግድ እንቅስቃሴ የሚበዛበት ወይም ሰዎች በብዛት ወደ ስራ የሚሄዱበት ወይንም የተለየ ነገር ሊኖር ይችላል ማለት ነው። የትራፊክ የበዛበት ለሰአት ያህል አልተንቀሳቀሰም። እንግዲህ ከእለተ ሰዓታት ያህል ቆመው እየጠበቁ ነው ማለት ነው እነሱ ሰዎች። ለሰአታት ያልቆመው እየጠበቁ መኪናው ሳይንቀሳቀስ እነሱ ሰዓታት አለፉ ማለት ነው። መኪና ረዣዥም ወረፋ ፈጥረዋል። መኪናዎች ተሰልፈው፣ ተደርድረው እንግዲህ ረጅም ሰልፍ ሆኗል ማለት ነው። ሁሉም እየጮሁ ነው፣ ያ ሁሉም ይጮሃሉ፣ ግን ምንም ማድረግ የሚችሉት ነገር የለም ምክንያቱም መንገድ ተዘጋግቶ ስለሆነ። ሰዎች እያንዳንዱ ያንገራግራሉ፣ ያነጋግራሉ ያው እንግዲህ አንዱ አንዱን ያነጋግራሉ ወይንም ያወራሉ ማለት ነው። ሌሎች ሙዚቃ ያዳምጣሉ፣ ሌሎች ደግሞ ሙዚቃ ከፍተው ያዳምጣሉ። ደብሯቸዋል ወይንም ረጅም ሰልፍ ስለሆነ አልተመቻቸውም ማለት ነው። እኔ ውጭ እመለከታለሁ፣ እሱ ደግሞ ውጭ ላይ ሆኖ እየተመለከተ ነው ማለት ነው ወዲያ ውጭ። ፀሀይ በጣም ታቃጥላለች፣ ሞቃት ነው ማለት ነው ሞቱ እንግዲህ ረፋል ስድስት ሰዓት ሰባት ሰዓት ሊሆን ይችላል። ስለዚህም ፀሀይ የምትሞቅበትና ሞቅ ያለችበት ሰዓት ነው ማለት ነው። እና ስለዚህ፣ ስለዚህ ፀሀይ እጅ ታቃጥላለች ማለት ነው። ሙቀቱ ይበዛል፣ ያው ፀሀይ ከሙቀች ታቃጥለች ሙቀቱ ከባድ ይሆናል ማለት ነው። መዘገየቱ ያባሳጨኛል። እንግዲህ መዘገየቱ ረጅም ሰዓት መቆየቱ ያው ያበሳጨዋል። ያ የሆነበት ምክንያት ደግሞ ስብሰባ ያው ዘገይቶ ስለሚደርስ ማለት ነው፣ ስብሰባው እያለፈው ስለሆነ በዛ ምክንያት አበሳጭቶታል የመቆየቱ መዘግየቱ ማለት ነው። መልእክት መላክ አለብኝ፣ አሁን እንግዲህ ለስብሰባው እንዲያልፍና ለዛ መልእክት መላክ ያስፈልጋል ማለት ነው። ሰዎቹ እንደይቀየሙ ወይም ስብሰባ አስፈላጊና ያለእሱ ከሆነ እንዲህ የሚሄድና እንዲህ አልቀረ እንዲሁም ሊደርስ እንዲህ የሚችል ለዛ መልእክት መላክ ያስፈልጋል ማለት ነው። ትራፊክ ከተማው ችግር ነው። ያው አንዴ የምታውቀው ከተማ ውስጥ አንዳንድ ከተማዎች የትራፊክ ችግር ያጋጥማቸዋል። ትራፊክ ሊጨናነቅ ይችላል ማለት ነው። ስለዚህ በዛ ምክንያት ትራፊክ ሊያስቸግርና እጅግ ከባድ ሊሆንባቸው ይችላል ማለት ነው። ትዕግስት ያስፈልጋል። ያው መታገስ ግድ ነው አንዱ በአንዱ ላይ ደርቦ ሊሄድ አይችልም። ስለዚህ ግዴታ መታገስ ያስፈልጋል እስከሚለቅ ድረስ በትግስት ታግሶ ቆይቶ መሄድ ነው። ሌላ ግጭት እና ወዲያልተፈለገ ብጥብጥ ሁከት ውስጥ መግባት አያስፈልግም ማለት ነው። በትዕግስት ጠብቆ መጨረሻ ላይ ለመሄድ መሞከር ነው ማለት ነው። በመጨረሻ ይንቀሳቀሰው ያው መጨረሻ ላይ ቆሞ አይቀርም። ስለዚህ መንቀሳቀሱ፣ መሄዱ የማይቀር ጉዳይ ነው ማለት ነው። ሲለቅ ትራፊኩን እንዲ፤ መጨናነቁ አንድ አንድ እያለ መንገድ ይከፈታል። መንገድ ይልቅ ይሆናል ማለት ነው ያኔ መሄድ ይቻላል። ግን እስከዛው ታግሶ መጠበቅ እና መልእክት መላክ ላለበት ቦታ መልእክት መላክ ያስፈልጋል። እንዲሁም ሰዎች እንዲጠብቁ ካስፈለገ ሰዎችንም እንዲጠብቁ ማድረግ ይቻላል፣ እንጂ ከዛ ውጪ ሌላ ችግር መፍጠር አያስፈልግም። ትዕግስት ማድረግ ግድ ይላል ማለት ነው።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

እና ለእኔ ልዩ ነገር ነው፤ በየቀኑ ሶስት ጊዜ እጠጣለሁ፤ የቡናው ሽታ ብቻውን ያስደስተኛል፤ በቤታችን ባህላዊ ቡና እናዘጋጃለን፤ በመጀመሪያ እናነሳዋለን፤ ከዚያ እንፈጨዋለን ጀበና ውስጥ እናፈላዋለን፤ ጓደኞች ሲመጡ አብረን እንጠጣለን፤ ቡና መጠጣት እረፍት ማግኘት ነው፤ የቡና ሽታ ቤቱን ሁሉ ይሞላል፤ ይህን ጊዜ በጣም እወደዋለሁ፤ ቡና ያለበት ቀን ጥሩ ቀን ነው፤ ይህ የእለት ተእለት ልምድ ነው። ቡና ለእኔ ልዩ ነገር ነው፤ ያው እንግዲህ ቡና የሚወዱ ሰዎች አሉ፤ እና እንደዚያ ሰው ቡና ለእሱ ልዩ ነው ማለት ነው፤ "በቀን ሶስት ጊዜ እጠጣለሁ" ለምሳሌ አንድ ሰው በቀን ሶስት ጊዜ ሊጠጣ የሚችልበት መንገድ፦ ጠዋት፣ ማታ እንዲሁም ምሳ ሰዓት ላይ፤ በእነዚህ ሶስት ሰዓታት ይጠጣል ማለት ነው፤ በቀን ሶስት ጊዜ ቡና የሚጠጣ ሰው "የቡናው ሽታ ብቻውን ያስደስተኛል"፤ እንግዲህ ቡና በጣም የሚወድ ሰው የቡናው ሽታ ብቻ ራሱ ትልቅ ደስታ ይሰጠዋል፤ ማለትም ወይም ደግሞ እሱን ያስደስተዋል ማለት ነው። "በቤታችን ባህላዊ ቡና እናዘጋጃለን"፤ ያው ባህላዊ የቡና አዘገጃጀት አለ ማለት ነው፤ ይህ ባህላዊ ቡና እንዴት ነው የሚዘጋጀው? መጀመሪያ ቡናው ይታጠባል፤ ከዚያ ብረት ምጣድ የሚባል አለ በእሱ ይቆላል ማለት ነው፤ ቡናው ከተቆላ በኋላ ከእንጨት በተሠራ መፍጫ (ሙቀጫ) በእሱ ይፈጫል ማለት ነው፤ እንጨትና እንጨቱን በማጋጨት በእሱ ደግሞ ይፈጫል ማለት ነው፤ ያው በባህላዊው መንገድ ሲዘጋጅ፣ ከዚያ ጀበና ውስጥ ይጨመራል ከዚያ በኋላ ያው ጀበና ውስጥ ተጨምሮ ቡናው ከውኃ ጋር ይፈላል ማለት ነው። ከዚያም እንግዲህ በስኳርና አንዳንዶች ደግሞ በአዮዲን—በጨው ማለት ነው—ይጠጣሉ፤ የባህላዊ ቡና አዘገጃጀት እንደዚህ፣ ይህን ይመስላል ማለት ነው። "በመጀመሪያ እናምሰዋለን" ይላል፤ ከዚያም "እንፈጨዋለን"፤ ያው ይፈጫል፤ የሚፈጨው ያው እንዳልኩት በባህላዊ መንገድ ሲፈጭ በእኛ አካባቢ ለምሳሌ በእንጨት ነው፤ እንጨትና እንጨቱን በማጋጨት በዚያ መልኩ ነው ማለት ነው የሚፈጨው። "ጀበና ውስጥ እናፈላዋለን"፤ ያው የሚፈላው በጀበና ነው፤ "ጓደኞች ሲመጡ አብረን እንጠጣለን"፤ እንግዲህ አብዛኛው ሰው ከጓደኞቹ ጋር፣ ከቤተሰብ ጋር እና ከወዳጆቹ ጋር ተሰብስቦ የመጠጣት ልምድ አለው ማለት ነው፤ እንግዲህ ከጓደኛ ጋር ይጠጣል ማለት ነው፤ "ቡና መጠጣት እረፍት ማግኘት ነው"፤ ቡና ሲጠጣ የተለያዩ ሆርሞኖች፣ የሰው ልጅ ሆርሞኖች ይነቃቃሉ ማለት ነው፤ የሰው ልጅ ለስራ ንቁ ይሆናል፤ ንቁ ይሆናል፤ እንዲሁም ድብርት እና ሌሎች የሚጫጫኑ ነገሮች ይለቃሉ ማለት ነው፤ ለዚህ ትልቅ ጠቀሜታ አለው ማለት ነው፤ ለመነቃቃት ቡና፤ ተማሪዎች ለምሳሌ ለማንበብ ወይም ሌሎች የሚያነቡ ሰዎች ቡና ይጠጣሉ ማለት ነው፤ እንዲሁም ኮምፒውተር ላይ ብዙ ስራ የሚሰሩ ሰዎች፣ ረጅም ስራ፣ አድካሚ ስራ የሚሰሩ ሰዎች እነሱ ለመነቃቃትና ራሳቸውን ለማንቃት ሲሉ ብዙ ቡና ይጠጣሉ ማለት ነው። "የቡና ሽታ ቤቱን ሁሉ ይሞላል"፤ ያው የቡናው ሽታ ቤቱን፣ ጭስም ይኖራል አንዳንድ ጊዜ፤ እና ቡናው ሲቀዳ ያኔ አሪፍ ሽታ ይኖረዋል፤ ለቤቱ ጥሩ መዓዛ ይሰጣል ማለት ነው፤ "ይህን ጊዜ በጣም እወደዋለሁ" ያው እንግዲህ ቡና የሚወዱ ሰው ቡና የሚጠጣበትን ጊዜ ወዷል ማለት ነው አንድ ነገር እኔ የምወድሰው ያ ነገር በሚካሄድበት ጊዜ ድልቅ ደስ እንዴ የሚለው ሁሉ ቡና የሚወድ ሰው፣ ቡና ሲፈላ ቤት ውስጥ፣ ቡና በሚጠጣበት ሰዓት እንግዲህ ዝግጁ ሲሆኑ፣ ሲኒዎቹን ሲያይ ቡና የሚጠጡበትን፣ እንዲሁም ሲቀዳ ሲያይ፣ ሽታውንና ሲወቀጥ ሲያይ፣ ቡናው ሲፈጭ ሲያይ፣ ያኔ እንግዲህ ደስ ይለዋል ማለት ነው፤ ይሄ ቡና የሚወድ ሰው፤ "ቡና ያለበት ቀን ጥሩ ቀን ነው"፤ ያው አንዳንድ ጊዜ አንዳንድ ሰዎች አዎ፣ ሱስም ይኖርባቸዋል፤ ያለ ቡና ስራ የማይሠሩ፣ እንዲያው ድብርት ያለባቸው ሰዎች ሊኖሩ ይችላሉ ማለት ነው፤ በቀን ውስጥ ቡና ካልጠጡ ጭልም የሚልባቸው፣ እንደው ምንም ነገር መስራት የማይፈልጉ፣ ድብርት የሚይዛቸው ሰዎች ይኖራሉ፤ ያው ጥሩ ባይሆንም ያለ እርሷ ለመስራት፤ በእርግጥ ግን ያነቃቃል፤ ቡና መውደድ ጥሩ ነው። ሙድ—አሪፍ ሙድን ያስተካክላል ማለት ነው ቡና፤ "ይህ የእለት ተእለት ልምድ ነው"፤ ያው እንግዲህ አብዛኛው ሰው ቡና ይጠጣል ማለት ነው፤ በገጠርም ወይም በክፍለ ሀገርም እንደ ባህልም የተለመደ ነው ማለት ነው፤ በተለይ አሁን እንደ እኛ እንደ ኢትዮጵያ ቡና በብዙ ሀገር ይገኛል፤ ይህች ሀገር የቡና ምንጭ ናት ማለት ነው፤ ወደ ተለያዩ ሀገሮችም ትልካለች ከእርሷ አልፋ፤ ስለዚህ የአብዛኛው የእለት ተእለት ልምዱ ነው ማለት ነው፤ በቤቱ አፍልቶ ይጠጣል፤ ቤት ውስጥ በባህላዊ መንገድ አዘጋጅቶ፣ እንዲሁም በረንዳ ላይ ቁጭ ብሎ ቡና ይጠጣል ማለት ነው፤ እንዲሁም አንዳንዶች በየመሥሪያ ቤታቸው ወይም በየሥራ ቦታዎቻቸው የሚሸጡላቸው እህቶች ይኖራሉ ማለት ነው፤ እና ያንን ቡና ይጠጣሉ፤ ባንክ ላይ የሚሰሩ ሊሆኑ ይችላሉ፣ በተለያየ መስሪያ ቤት ላይ የሚሰሩ፣ ቢሮ ላይ፣ እንዲሁም መምህራን ሊሆኑ ይችላሉ፣ ሐኪሞች ሊሆኑ ይችላሉ ማለት ነው። የቡና ሰዓት ይኖራቸዋል ማለት ነው፤ ከዚያች ከስራ ሰዓታቸው ሸረፍ አድርገው፤ እና "ቡና ልዩ ነገር ነው"፤ ቡና ያነቃቃል። "ቡና ጥሩ ነው"፤ "ቡና ያለበት ቀን ደስ ይላል"፤ ከጓደኛ ጋር አብሮ ቡና መጠጣት ይቻላል፤ ቡናን እንደው በባህላዊ መንገድ ማዘጋጀት ይቻላል ማለት ነው፤ እና ይህን ይመስላል እንግዲህ ይህ ቡና የሚባለው ነገር።